ቀጣይ ርዕስ ላይ ስንመጣ ደግሞ ቀልድ መናገር ትወደዳለህ የሚል ነገር አለ ያው ቀልድ ምንድነው? ከሚለው እንጀምር ቀልድና ቁም ነገር የሚለይ ማህበረሰብ እንዳለን ምንድነው አንዳንዴ ቀልድ መቀለድ ያለብን ቦታ ላይ በአግባቡ እንቀለዳለን ምንድነው የተከበር ጉዳይ ሆኖ ሲሪየስ የሚፈልግ ጉዳይ ላይም ደግሞ በአግባቡ ያንን ጉዳይ አጸኖት ሰጥተን ትኩረት ሰጥተን እናያለን ማለት ነው እና ቀልድ አ ምቀልደው ምን አይነት ቀልድ ነው ምንቀልደው የሚለውን ነገር መረዳትና ማወቅ መቻል አለብን ቀልድ እንዴት ነው ምናምን ነው እንትን የምትለው የሚለውን ነገር ሀሳብ መስጠት መቻል አለብን እና ቀልድ መቀለድ ትወዳለህ? ለሚለው ጥያቄ ያው እወዳለሁ ግን እንደ ቦታው እንደ ሰው እንደ ማህበረሰቡ ይለያያል። የምቀልድበት ቦታ አለ የማልቀልድበት ቦታ አለ፤ የምግባባበት ቦታ አለ የማልግባባበት ቦታ አለ እና ብዙ መልኩ የምቀልድበትም ማልቀልድበትም ቦታ አለ ማለት ነው እና የምቀልዳቸውን ቀልዶች አንዳንዴ የተለያዩ ናቸው እነዚህ የምጠቀማቸው ቀልዶችም የሚያስደስቱም አሉ በዛው ልክ ደግሞ ትርጉም የማይሰጡ ነገሮች ይኖራሉ ነገር ግን አንዳንዴ የነገሮቹ ሁሉ የሆነ እንትን አድርጎ የሆነ በጣም ትኩረት ሰጥቶ እንትን ከማለት የሆነ ሲሪየስ ጉዳዩን የሆነ ጥብቅ ከማድረግ ነገር ግን ቀልድ በቀልድ እያዋዛን በቀልድ እየተጠቀምን ነገሮችን ስንጫወት ስንገና ስንወራ በጣም አሪፍ ነው ብዬ አስባለሁ እና በብዙ መልኩ እነኚህ ነገሮች ማንሳት እፈልጋለሁ አንዳንዴ ቀልድ የምንለውም ነገርም በብዙ መልኩ ከሰዎች ጋር እንደ ጨዋታ የምንጫወተው ነገር ነው ነገሮችን ሁሉ ጉዳዮችን ሁሉ በጥብቅ እንትን ከማለት አንዳንዴ በቀልድም እየተጫወትን ነገሮችን የምናሳልፍ መልካም ነው ብዬ አስባለሁ እና ቀልድ መቀለድ ደስ ይላል ሰዎችን ቢቀልዱ ደግሞ እነኛ ቀልዶች ደግሞ የምንጫወትበት ሁኔታ ወይም ደግሞ እነኚህ ቀልዶች ስንል የተሻሉ ነገሮችን ማገናዘቡ ይቻላል እና ከዛ ከዛ አንፃር የተለያዩ ቀልዶችን እቀልዳለሁኝ እነኛ ቀልዶች ደግሞ የተለያየ ሁኔታ የተለያየ ሰዓት አለው ማለት ነው እና ቀልድ ያው እንደሚታወቀው ከትንሽ ከትንሽ አንስቶ እስከ ትልቅ አዋቂ የምንቀልድበት ሁኔታ አለ እና ቀልድ እንደ ማህበረሰቡ ንቃተ ህሊና ደግሞ ሊለያይ ይችላል ቀልዶቻችን ላንዳንድ ሰዎች ሊያናድድ ይችላል ጥንቃቄ ማድረግ አለብን አንዳንድ ቀልዶች ላይ ማለት ነው አንዳንድ ቀልዶቻችን ሌሎችን የሚያናድድበት ሁኔታ ይኖራል አንዳንድ ቀልዶቻችን ደግሞ ሌሎችን የሚደሰቱበት ሁኔታ ይኖራል እንደ አጠቃላይ ግን ቀልድ አንዳንዶችን ያስደስታል አንዳንዶችን ደግሞ ያስከፋል የሚለውን ነገር ማንሳት እፈልጋለህ ስለዚህ ቀልድ በምንቀልድ ሰዓት በጣም ነገሮችን በጥንቃቄ ማየት መቻል አለብን የሚለው ነገር አጽህኖት መስጠት እፈልጋለሁ ምክንያቱም አንዳንድ ሰዎች በቀልድ የማይሆን ነገር ከተናገርናቸው የሚቀየሙን የሚያኮርፉንና ጥሩ የሆነ ምላሽ የሚሰጡን ሰዎች አሉ ስለዚህ ከዚህ አንፃር ነገሮችን አገናዝቦ መርምሮ መወሰን ያስፈልጋል ማለት ነው ነገሮችን ምንድነው እያደረኩ ያለውት ምን እየተካሄደ ነው የሚለው ነገር ቀልድ መናገር መቻል አለብን ቀልድም መናገር ትወዳለህ የሚለውክ ላይ አዎ በሚገባ እወዳለሁ የምቀልድበትን ሁኔታ በደንብ አውቃለሁና አንዳንዴ ቀልድ ቦታ አለው የሚለው ነገር አለ። አንዳንዴ ከባድ ጉዳይ እያወራን ቀልድ ስንቀልድ እኛ ቀልደኛ ፌዘኛ የምንባልበት ሁኔታ ይኖራል እና ቀልድም ስናበዛ ደግሞ ሰዎች ለሚሉን ነገር ይኖራል የሆነ ቁም ነገር እንደማያውቅ ዝም ብሎ ወሬ ብቻ እንደሆነ አይነት ነገር ሰዎች የሚስሉን ነገር ይኖራል ግን በብዙ መልኩ ቀልድ መናገር እወዳለሁኝ በቻልኩት አቅም ቀልድ ጣል ማድረግ ያስደስተኛል ነገር ግን ቀልዶችም አይነት አላቸው ልክ አላቸው የሚለውን ነገር ማንሳት እፈልጋለሁ ስንቀልድም ደግሞ የሰዎች መብት የለብንም መንካት የለብንም የእኛም መነካት የለብንም ቀለል ባለው ሁኔታ ሰዎችንም ባልጎዳ እኛንም ባልጎዳ ሁኔታ ቢሆን መልካም ነው የሚለውን ነገር ማንሳት እፈልጋለሁ እና ብዙ ጊዜ እነኚህን ነገሮች ብንከተል አሪፍ ነው ብዬ አስባለሁ። እና ቀልድ መናገር እወዳለሁ ቀልድ ሲናገሩ ሰዎች ያስደስተኛል ነገሮችን ሁሉ ጉዳዮችን ሁሉ በጥብቅ የሆነ ከባድ ከማድረግ ይልቅ ጉዳዮችን ቀለል አድርገው ምንም እንዳልተፈጠረ ቀለል ማድረግ ይቻላል ማለት ነው እና እሱን እሱን ስናይ ደግሞ ቀልድ መናገር ይቻላል ግን ነገሮችን ቀለል አድርገን ማየት ከቻልን ደግሞ የተሻለ የተለያዩ ቀልዶችን በመቀለድ ሰዎችን ማስደሰት እንችላለን ላንዳንድ ሰዎች ደግሞ ቀልድም እንጀራ የሆነበት ሁኔታ ከመኖሩ አንፃር በብዙ መልኩ የተለያዩይ ጥቅሞችን ማየት እንችላለን ለማህበረስብ ንቃተህሊና ከፍ እንዲል ያደርጋል እኛም ደግሞ የሆነ በጊዜው ደዘና የምንለበት ሁኔታ ይፈጠራል ስለዚህ ይሄን ይመስላል። እንደ አጠቃላይ ቀልድ እወዳለሁ ማለት ነው።

እሺ ቀጣይ ርዕስ ላይ ደግሞ ቅጽል ስም አለህ ወይ? ወይ ደግሞ ቅጥያ ስም አለ ወይ የሚል ነገር አለ ያው ምንድነው እንደ ሰው እንደ ማህበረሰቡ ይለያያል እና እኔ ምናልባት ቅጽል ስም ያላቸው ሰዎች አውቃለሁ እኔ ግን ቅጽል ስም የለኝም የቤት ስም ይኖራል አብዛኛው ሰው የቤት ስም ነው እንጂ የሚኖረው ቅጽል ስም አይኖረውም ምናልባት ለጊዜው አሁን በልጅነታችን የተለያዩ ነገሮችን እናሳልፋለን በልጅነታችን ፉገራ ይኖረን በልጅነታችን ቀልዶች ይኖራሉ በልጅነታችን ብዙ ነገር ይኖራል እና ከዛ ከዛ አንፃር ከሆነ ነው እንጂ እኔ ያን ያህል ቅጽል ስም የለኝም በልጅነት ጊዜ ግን እነኚህ ነገሮች የተለመዱ ናቸው የተለያዩ ቅጽል ስሞች ይወጡልናል የተለያዩ ቅጽል ሰሞች እንጠራለን እና በጣም ብዙ ቅጽል ስሞችን ይኖሩናል እና እንነኚህ ቅጽል ስሞችች ደግሞ ያው እያደግን በሄድን ቁጥር ምራቅ እየዋጥን ወይም ደግሞ ነፍስ እያወቅን በሄድን ቁጥር እነኚህን ቅጽል ስሞች እየሄዱ እያለፉ እያለፉ ሄደው ነገሮች ሁሉ ተነው የሚያልቁበት ሁኔታ አለ እና ከዛ ከዛ አንፃር ስናየው ቅጽል ስም ነበረኝ ነገር ግን አሁን በተለያየ ሁኔታ እድገት እየመጣ እድሜ እየገፋ ስንሄድ እነዚህ ቅጽል ስሞች ቀርተው በስማችን ብቻ በትክክለኛ ስማችን ብቻ የምንጠራበት ሁኔታ ተፈጥሯል እና ከዛ ከዛ አንፃር ስናይ በብዙ መልኩ ቅጽል ስሞችን አሉ እነኚህን በመጠቀም ደግሞ ቅጽል ስም አለኝ በልዩነት ማለት ነው እና በጣም ብዙ ቅጽል ስሞች ይኖራሉ እንደውም በየቀኑ ነበር የሚወጡት ዛሬ እንደሆነ ሶስት ከሳምንት በኋላ ሌላ ስም ይወጣል ከዛ ከሳምንት በኋላ ሌላ ስም ተግባራች ላይ በመመስረት የሆነ ስም ይለጠፍልናል ማለት ነው ከዛ በኋላ በቃ ያ ስም እንደ ቀልድ እንደ መጠሪያችን የሚሆንበት ሁኔታ አለ ስለዚህ ቅጽል ስም ትወዳለህ ወይ? ስም አለው ወይ? የሚለው በልጅነቴ ነበረኝ። ዛሬ ላይ ግን ያን ያህል አይደለም። እና በልጅነት ጊዜ እንደውም በቃ ቅጽል ስም የሌለው ሰው የለም ማለት ይቻላል። ሁሉም እከሌ ሲባል እንደዚህ ነው እከሌ እንደዚህ ነው እከሌ ስሙ ይሄ ነው፣ እከሌ ስሙ ይሄ ነው የሚባለው እስከ መደባደብ ምናምን የምንደርስበት ሁኔታ ነው ያለው። በነኚህ በነኚህ ምክንያቶች ማለት ነው። እና እንደዚህ እንደቀልድ የሚታይ ነገር አይደለም። ቅጽል ስሜ ያኔ ልጅ እንደዚህ ስንሆን ደግሞ የሆነ ቀላሉም ቅጽል ስም የሆነ ከባድ መጥፎ ያልሆነ ወይ ደግሞ ለኛ ጥሩ ያልሆነ ለኛ ጥማ የስብእና ግንባታ በጣም ውድቀት እንደሆነ የምናስብበት ሁኔታ አለ። በተለያየ ከእውቀት ማነስ ከተለያዩ ችግሮች አንፃር ማለት ነው። ስለዚህ እነዚህ ነገሮች ራሱ ቀርፎ እውቀትን ያው ኧጭ ከተግባርም አሪፍ የምታደርግ ወይም ደግሞ ቅጽል ስም ያላት ይወጣል ማለት ነው። ጥሩ አመለካከት ሲኖራቸው የሚለው ጥሩ ነገር ማድረግ የሚችሉ ሲሆን የተለያየ ቅጽል ስም ይወጣል። እደዚህ ነው እሷ እንደዚህ እርግብ ነች ሊባል ይችላል። የእንትን ነች በቃ በጣም አለ አይደል እሷም ታውቃለች የሚባልም ነገር ይኖራል። እና እንደዛ እየተባለ ከባህሪያችን አንፃር የተለያዩ ቅጽል ስሞች ይወጡልናል እና እኔም ከዛ አንፃር ባህሪየን ተመርኩዞ የተለያየ እደዚሁም ደግሞ ቁመናችንን ውጫዊ ማንነታችንን አይተው ሰዎች የተለያየ መገለጫ ወይም የተለያየ ቅጽል ስም ያወጡልናል። እኚህ ቅጽል ስምች ደግሞ እኛ ላይ ትልቅ ተጽዕኖ የሚያሳድሩበት ሁኔታ ይኖራል። እኛም ደግሞ እነኚህን ቅጽል ስሞች ተጠቅመን ታዲያ ይኸው ተግባራትን የምናከናውንበት እንደውም ደግሞ ቅጽል ስማችን ራሱ እንደ ትክክለኛ ስማችን እኩል ተደማጭነት ስንጠራ አቤት ስንል ወዴት የምንልበት ይሄን ነው። እና ወዬ የምንልበት ደረጃ ይደርሳል። ስማችን ረስተን በቅጽል ሰማችን ብቻ የምንጠራ ሰዎች ካለን ማለት ነው። እና ቅጽል ስም ደስ ይላል ሲጀመር ብዬ ነው የማስበው። ምክንያቱም አንዳንዴ ትክክለኛ አንድ ስም ብቻ ከሚኖር ቅጽል ስም ሲኖር በዛ ስም ስንጠራ በአንድ ሁለት ስም ይኖረናል። ከዛ ደግሞ በዛ ስም በቀላሉ ሰዎችን እንዲያውቁንም ማድረግ እንችላለን። እና ብዙ ጊዜ እኔ ቅጽል ስም ይሄ ብዙ አሁን ባለውበት ሁኔታ ደግሞ በተቃራኒው ነው። ምንም ቅጽል ስም የለኝም። ማንም ስለኔ ቅጽል ስም የሚያወጣ ሰው የለም ብዬ ነው የማስበው። እስካሁን ምንም የሰማሁት ነገር የለም። ማንምም ይሄን ነገር አባ ገና የሚለው ነገር የለም። ቅጽል ስም አለህ የለህም ምናምን ብሎ ማንም ትኩረት የሚሰጠው ሰው የለም። ከዛ አንፃር ስናየው ይሄን ይመስላል ማለት ነው። እንደ ማጠቃለያ ቅጽል ስም ብዙ አለ ማለት አንቺልም ማለት ነው። እና የለኝም አሁን ባለው ሁኔታ ነገር ግን ቢኖረኝ አሪፍ ነው የሚል ሀሳብ አለኝ። ምክንያቱም አንዳንዴ እንደመጠሪያ ሆኖ ያገለግላል። እንደውም ደግሞ ደስ የሚል ነገር አለው። አንዳንድ ሰሞን በጣም እንደውም ከዋና ስማችን እኩል እኛን የሚደሰት ሰው አለ። በዛ ስም ይጠሩትና ያው ይኖራል። በልጅነት ይኖራል። እያወቅን በሄድን ቁጥር ግን ምናልባት የልጅነት ጓደኞቻችን አብረውን ካልሆኑ በስተቀር እንደዚህ አይነት ነገሮች በጣም የተለመዱ አይደለም

ከደንበኞችህ ጋር ትገናኛለህ? የሚል ነገር አለ። ምንድነው ደንበኛ የምለው ለምሳሌ እኔ ባለሁበት ሁኔታ አንድ ነጋዴ ለምሳሌ ብንወስድ አንድ ነጋዴ እሱን የሚገዙት እንዳለ ሰዎች ምን ይባላሉ ደንበኛ ይባላሉ እና ደንበኛ የምንላቸው ደግሞ ምንድነው እነኚህ ይሄ ንግድ ላይ የሚሰሩ ሰዎች እነኛ በየቀኑ በተደጋጋሚ እየመጡ የሚገዙት ከሌላ ሰው ጋር የማይገዙት ከእሱ ጋር ብቻ የሚገዙ ሰዎችን ይባላሉ። ደንበኛ ይባላሉ። እነኚ ደንበኛ የምንላቸው ሰዎች ደግሞ ያን ሰውዬ ያምኑታል። ያ ሰውዬም ደግሞ የሚፈልጉትን አቅርቦት ያቀርብላቸዋል። እነኚህን አቅርቦቶች እነሱ ሲጠቀሙ ደግሞ ውጤታማ የሚሆኑበት የነሱ እድል ነው። ነገር ግን ችላ የሚሉ ከሆነ የነሱ ጉዳይ ነው ማለት ነው እና ይሄን ይሄ ነገሮች አሉ። ከደንበኞች ጋር ትገናኛለ? አዎ በተለያዩ ሁኔታ የምንገናኝበት ሁኔታ አለ። ምናልባት እኔ ቅድምም አንዳነሳሁት ክህክምና ሙያ ጋር ስንሆን ከሰዎች ጋር የመገናኘት እድሉ በጣም ሰፊ ነው። በተለያዩ መንገድ እንገናኛለን። እኔም ከተለያዩ ሰዎች ጋር የመገናኘት እድሉ ነበረኝ። የተለያዩ ሰዎችን አገኛለሁ። እና ምንድነው ከደምበኞቻችን ጋር ስንገናኝ በጣም በብዙ መልኩ የተለያዩ ግንኙነቶች ይኖሩናል ከደምበኞቻችን ጋር ማለት ነው። ምክንያቱም ደምበኛ ንጉስ ነው ይባላል። በእኛ ክቡር ነው የሚባልበት ሁኔታ አለ። እያንዳንዱ ካፌ ሊሆን ይችላል፤ ሬስቶራንት ሊሆን ይችላል፤ ወይም ደግሞ ዋትኤቨር ማንኛውም ነገር ቢሆን፤ ያን ነገር ደንበኛ አሪፍ ነገር ሰርተን ካቀረብንለት ያ ደንበኛ ወደደው ማለት ራሱ ሌላ ተጨማሪ አንድ ሰው ይዞ ይመጣል። ራሱ ደስተኛ ሆኖ ይሄዳል። ሌላ ተጨማሪ ሁለት ሶስት ሰውም ይዞ ሊመጣ ይችላል ከአንድ ሰውም በላይ ማለት ነው። ምክንያቱም አሪፍ አቀባበል አድርገህበታል በአሪፍ ዋጋ እሱንም ሳትጎዳ። አንተም ሳትጎዳ በአሪፍ ሁኔታ በአሪፍ አቀባ በል ይሄ እንዲህ አይነት ነገሮችን መስራት የምትችል ከሆነ፤ በጣም አሪፍ ነው የሚለውን ነገር ማንሳት እፈልጋለሁ። ምክንያቱም እነኚህ ዛሬ የቴክኖሎጂ ዘመን ነው እና ከደምበኞቻችን ጋር በቀላሉ ነው የምንገናኘው በስልክ ሊሆን ይችላል ወይም ደግሞ ቀጥታ ሄደን በአካል የምገናኝበት ሁኔታ ይኖራል ማለት ነው። እና ከደምበኞችህ ጋር ትገናኛለህ? አዎ በሚገባ እገናኛለሁ። በተለይ ደግሞ ከህክምና አንፃርም ስናናሳ ያው ታማሚ ወይም ደግሞ ተጠቃሚ ደንበኛ የምላቸው ነገሮች ይኖራሉ። እና እነሱም ማንም ወዶ ወደ ህክምና ተቋም አይመጣም። ከዛ በኋላ ሲመጡ ደግሞ እኛ በአሪፍ ሁኔታ እነኚህን ሰዎች መቀበል መቻል አለብን የሚለውን ነገር አጽዕኖት መስጠት እፈልጋለሁ። ወደ ላይም ወደታችም የሚባል ነገር አይኖርምና ከደምበኞቻችን ጋር በጥሩ ሁኔታ እገናኛለሁ። ከዛ በኋላ እነሱ የሚፈልጉትን ነገር በማድረግ ደምበኞቼን አሪፍ እርካታ እንዲኖራቸው፤ አሪፍ የሆነ ደስ የሚል ጊዜ እንዲያሳልፉ ማድረግ እሞክራለሁ ማለት ነው። ምክንያቱም ዛሬ አስደስተን የሸኘነው ደንበኛ ነገ ሁለት ሶስት አራት አምስት ደንበኛ ይዞ እንደሚመጣ ይታወቃል እና እኔም ከታማሚዎቼ ጋር ጥሩ የሆነ ግንኙነት ይኖረኛል። በተቻለ አቅም እግባባለሁ እና ከተግባባሁ በኋላ ደግሞ ጥሩ የሆነ የቡድን መንፈስ እፈጥራለሁ። በተለያየ መንገድ እነኚን ነገሮች እንደ ሀሳብ ማንሳት እፈልጋለሁ ማለት ነው እና እነኚ እነኚን ነገሮች በማከናወን ጊዜያችንን የምናሳልፍበት ሁኔታ ይኖራል እና የተለያዩ ከደምበኞቻችን ጋር የምንገናኝበት ሁኔታ ይኖራል እና ለምሳሌ አንድ ደንበኛ ታሞ ይመጣል እዛ ህክምና ተቋም ላይ ይመጣል። ከዛ በኋላ ህክምና ተቋም ላይ ደግሞ እኛ ከእኛ የሚጠበቀውን አድርገንለት ድኖ አገግሞ ሲሄድ ምንድነው እኛንም ለእኛም ማስታወቂያ ይሰራል። "እንደዚህ እኮ እሱ አድርጎልኝ" እንደዚህ እንደዚህ ብሎ እኛን አንድ ማስታወቂያ ያበረታታናል። ሲቀጥል ደግሞ ህመምን ህመሙን አድነነው ደስተኛ ይሆናል ማለት ነው ነገ ከእኛ ውጪ ሌላ ሰው ጋር አይሄድም። እኛን እንደ ደንበኛ አድርጎ እኛ ጋር ሁሌ ይመጣል ማለት ነው። እና ደንበኛ ደግሞ ክቡር እንደመሆኑ መጠን አንዳንዶቻችንም በአግባቡ መያዝ ይጠበቅብናል ብዬ አስባለሁ። እና ደግሞ የውነታችንን ተጠቃሚዎቻችንን በአግባቡ አሪፍ በሆነ ሁኔታ ስንንከባከባቸው ከዛ በኋላ ያለው ነገር ቀላል ነው የሚሆነው ማለት ነው። እና በተለያየ መንገድ የተለያዩ ደምበኞቻችንን ማስደሰት መቻል አለብን። ደንበኞቻችንን እንትን ማለት የለብንም የሚለውን ነገር አጽዕኖት መስጠት እፈልጋለሁ። ደምበኛ ያው ቅድም እንዳነሳሁት በብዙ መልኩ አስፈላጊ ነገር ነው። ጠቃሚ ነገር ነው። ለምሳሌ አንድ ነጋዴ ደንበኛ አለው ማለት እቃ ቢረክስበት እንኳን እነኛ ደንበኞቹ ወስደው ያን እቃ ተከፋፍለው ሰውየውን ከከባድ ኪሳራ መከላከል የሚችሉበት ሁኔታ አለና ከዛ ከዛ አንፃር ስናይ ነገሮች በጣም አሪፍ እየሄዱ ያሉበት ሁኔታ አለ። ደንበኛ ደግሞ ክቡር ነው። ደምበኛ በጣም ያስፈልጋል። ደምበኛ በመፈለግ ጊዜ የሚያጠፋ ሰው አለ ዛሬ ዛሬ። ነገር ግን በጣም በብዙ መልኩ ነገሮችን ደምበኞችን መያዝ የምንችልባቸው አማራጮች ይኖራሉ ማለት ነው። ደምበኞች ደንበኞቻችንን በአግባቡ ከያዘን ደግሞ ውጤታማ የማንሆንበት ምንም አይነት ምክንያት የለም የሚለውን ነገር ማንሳት እፈልጋለሁ ማጠቃለያ።

እሺ። ቀጣይ ደግሞ ስለ ጨው ነው የምናወራው ጨው ትወዳለህ የሚል ነገር አለ። ጨው? ብዙ እወዳለሁ ያው በትክክለኛው አልጠላም ግን በጣም በብዙ ትወዳለህ የሚለውን ሀሳብ ግን እቃወማለሁ። ብዙም የተለየ ደስ የሚለኝ ወይም ደግሞ የምወደው ነገር አደለም ጨው ማለት ነው። እና ጨው ትወዳለህ? ብዙ አልወድም ነገር ግን አንዳንዴ ምግብ ውስጥ ጨው ከሌለ ምንም ምግብ እህል ቅጠል የማይልበት ሁኔታ አለና ጨው በጣም አስፈላጊ ነገር እንደሆነ መረዳት እንችላለን። እና ጨው ብዙ አልወድም ማለት በኖርማል ነው በቃ በትክክለኛ መንገድ ነው የማየው። ምንም የተለየ የሆነ ነገር አይደለም። ጨው ያስፈልጋል ለምሳሌ ማንኛውም ምግብ እንሰራለን። ጨው ጥቅሞች መጀመሪያ ላንሳ ጨው ያው እንደሚታወቀው ከዘይት ከተለያዩ ነገሮች ጋር ተደማምሮ ወይም ደግሞ ለሻይ ለመጠጣት ስኳር እንደሚያስፈልገው ማንኛውም ምግብ ለመስራት ማንኛውም እኘዠንቅስቃሴ ለማድረግ ጨው ያስፈልገናል። ጨው የምግብ ራሱ ጣዕም የምናውቀው ምንድነው? በጨው አማካኝነትት ነው። እና ጨው በጣም ያስፈልገናል ጨው በተለይ ሁኔታ ይጠቀማል እና ጨው ምንለው ነገር በጣም በብዙ መልኩ ይጠቅመናል ያገለግለናል ማለት ነው። እና እነኚህ ጨው የምንላቸው ነገሮች ጨዋማ ነገሮች በጣም ብዙ ጥቀሜታዎች አላቸው። ሰውነታችን ውስጥ የውሃ እንትን እንዲኖር እንዲሁ ደግሞ ጨው በውስጡ አዮዲን የሚባል ንጥረ ነገር አለ። እና ይሄ አዮዲን የሚባል ንጥረ ነገር ደግሞ የእንቅርት በሽታ ያመጣል የጨው እጥረት ካለብን ወይም ደግሞ የአዮዲን እጥረት ካለብን። ጨው ውስጥ የሚገኘው አዮዲን የምንለው ነገር እጥረት ካለብን ንጥረ ነገር እጥረት ካለብን የማንቁርት ወይም ደግሞ የእንቅርት የምንለው ነገር በሽታ ሊፈጠር ይችላልና። ይሄን ለመከላከል ጨውን በአግባቡ መጠቀም ደግሞ የተሻለ ነገር ነው። እና ብዙ ጊዜ ጨው ሰው በልኩ ካልሆነ የሚያረብሸው ነገር አለ። በጣም ቆምጣጣ ነገር ነው ምናምን ነገር እና ለሰውነትም ደግሞ አይመከርም ለጤናም ከዛ አንፃር ከዛ ከዛ አንፃር ጨውን የሚወድ ሰው በጣም ጥቂት ነው የሚለውን ነገር ማንሳት እፈልጋለሁ። ጨውም ደግሞ ያን ያህል ብዙ ተወዳጅነት የለውም። ጨውም ደግሞ በአግባቡ መጠቀም መቻል አለብን ለሰውነታችን። አስፈላጊ እንደመሆኑ መጠን ጨውን በሚገባ ብንጠቀም መልካም ነው የሚለውን ነገር ማንሳት እፈልጋለሁ። እና ጨው ለሰውነታችን በጣም አስፈላጊ ነገር ነው በጣም ጠቃሚ ነገር ነው። እና በተቻለ አቅም ጨው በልኩ መጠቀም ነው መቻል እንዳለብን አጽንኦት መስጠት እፈልጋለሁ። ጨው ምንድነው? ሰውነታች ውስጥ ያለውን የፈሳሽ መጠን በከፍተኛ ሁኔታ ያቆያል ሰውነታችን ውስጥ እንዲቆይ ያደርጋል። እንዳይወገድ የሚያደርግ ነገር ከመሆኑ አንፃር የምንፈልገውን ውጤት ማግኘት ያስቸግራል ማለት ነው። ምክንያቱም የጨው ሰውነታችን ውስጥ በርክቶ በመጣ ቁጥር ሰውነታችን ውስጥ ፈሳሽ እየተወዛ ነው የሚሄደው እየተጠራቀመ ነው የሚሄደው። ምክንያቱም ጨው በባህሪው በሰንታች ውስጥ ያለውን የውሃ ወይም ደግሞ ውሃ እንዲቆይ ያደርጋል። እዛ ውስጥ ሆኖ ሶድ ሶድየም ምንለው ነገር አለ። በውስጡ የሚይዘው ያ ነገር ደግሞ እዛ ሶዲየም ክሎራይድ የምንለው ጨው ደግሞ ከዛው ሰውነታችን ውስጥ ገብቶ ስትራዩ ምን የሚከማቸውበት ሁኔታ ሊኖር ይችላል። ስለዚህ ነገሮችን ማየት ያስፈልጋል ማለት ነው። እና እንደአጠቃላይ ደግሞ በተለያየ ጨው የማንመክራቸው ታማሚዎች ይኖራሉ። ማን የማይወዱት ይጀምር? ከጨው ጋር እናንተ መገናኘት የለባችሁም። ከዚህ በኋላ ህይወታችሁ ይቀድማል ጨው ባለመመገብ ራሳችሁን ህይወታችሁን ጠብቁ። እንደዚህ እንደዚህ ማረጊያ ምግብ የተለያየ ምግብ መብላት አለባችሁ ምንመክራችሁ ሰዎች ይኖራሉው። እና ጫው እኔ ብዙም አልጠላም አልወድም መካከለኛ እንደሆንኩኝ ገልጫለሁ እና በዚህ አንፃር። አሁን እነዚህ ሰዎች አሁን በመቀነስ ጤናቸውን መጠበቅ ይቻላል። ሳይ አንዳንድ ሰው ከፍተኛ የሆነ የደም ግፊት ይኖርበታል የኔ ደም ግፊት መከላከል የሚችለው አንዱ ጫውን በቀንስ ውጫውን በአግባቡ መጠቀም ነው። ነገር ግን አንዳንድ ሰዎች ምን ያደርጋሉ? ጨውንም ይጠጣሉ ግፊቱም ይቀር ይችላል። እነሱም ይጠጣሉ ግፊቱም ይጨምራል ጫው ይጠቀማሉ እንደዛ እያለ ይቀጥላል። እና የግፊት ደግሞ ለመናቀብ በጣም ራሳቸውን ነው የሚያስጠው። ብዬ ነው የማስበው። ምክንያቱም ግፊት ስንል ምንድነው? በተለያየ መንገድ ጨው ወዘን ታይኪንስ በተከማቸ ቆጠር የሰው ላይ ውስጥ ያለ የግፊት ይጨምራል። የደም ግፊት ይጨምራል። እንዲሁም ደግሞ በሰበሰቢያ ውስጥ የሆነ የልብ ምት መጨናቅ የሚፈጠር ይችላል። እና በብዙ መልኩ የማይመከሩ ደም ግፊት የለበት ሰዎች ጨው አይመከርም። እና በተቻለ ማንኛውም እነሱ ላይ ጫና ያሳድሩ የሚችል ነገር ብዙ የሚመከር ነገር አይደለም ማለት ነው። እና ጨው ብዙ አልጠላም አልወድም ማዕከለኛ ነኝ። አንዳንዴ ጨው የሌለው ምግብ ደግሞ ምንም ምንም አይልም። እና የጨው አስፈላጊ ነገር መሆንን ማሳት እፈልጋለሁ። ነገር ግን የተለየ በጣም እንትን የምለው የጊዜ በጣም እንትን ምልበት ነገር አይደለም። የተለየ ትኩርት ምሰጠው ነገር አይደለም። ምክንያቱም የነበረ ነገር ጫው በቀላሉ የኛ ወራስ ትንሽ ራሱ ብዙ እንትን የሚልበት ይኖራል። እና ደግሞ በቀላሉ ማግኘት እንችላለን በቀላሉ ገዝተን መጠቀም እንችላለን። እና ብዙ ነገሮችን ማሳት ይቻላል። በዚህ ርዕስ ዙሪያ ይህን ይመስላል በማጠቃለያ ግን

ሽማግሌዎች እንዴት ታከብራለሁ የሚል ነገር አለ ያው ሽማግሌዎችን በተለያየ መንገድ አከብራለሁ። ያው ምንድነው ከአነጋገራችን ጀምሮ ማክበር አለብን የሚለውን ነገር ትኩረት መስጠት እፈልጋለሁ። ከአነጋገራችን ጀምረን ክብር ሰጥተን እንደ ትልቅነታቸው አንቱ። እያልን ማውራት መቻል አለብን እርሶ ያን ክብር መስጠት መቻል አለብን እንደ ሀገራችን ባህል። አንፃር ማለት ነው እንጂ ዝም ብሎ አንተ ምናምን እያልን መዘርጠጥት የለብንም። እኔ ሰዎች ስንት ውጣ ወረዳል ሰው ስንት ነገር። ሄደው ነው እዚህ የደረሱትና ዝም ብለን አንቱ አንተ ማለት አንቱ ክብር ካነጋገራችን ጀምሮ እምናደርጋቸው ነገሮች። እንትን ማለት አለብን ካዛ ሲቀጥሎ ክብር መስጠት መቻል አለብን በምንችለው አቅም አክብረን ነው መህኘት ያለብን። ማከም ሲኖርብኝ ይቻላል ስናክምም እናቅብ ለነሱ ቅድሚያ ሰጥተን ለነሱ ክብር ሰጥተን እነሱን አክብረን እንደ ትልቅነታቸው። አክመን የተሻለ አገልግሎት እንዲያገኙ አድርገህ የሚሸኝ እንሸኛቸዋል እና። ብዙ ጊዜ ምንድነው ትልቅ ሰዎች ትኩረት መስጠብ ያሳፈልጋል እነዚህ ትልቅ ሰዎች ላይ እድሜያቸው የሄዱ ሰዎች ላይ ተኩረት ሰጥተን መስራት ያስፈልጋል ብዬ አስባለሁ። እና እነኚህን ነገሮች ማንሳት ያስፈልጋል። እና ምንድነው በጥሩ ሁኔታ ነው የማከብረው ማለት ነው የማከብራቸው። እኔ ምክንያቱም እነዚህ ሰዎች ዛሬ ተዳክመው ሊሆን ይችላል ትላንት ጎበዝ ነበሩ። ትላንት ወጣት ነበሩ ትላንት ሁሉ ነገር ነበራቸው። ዛሬ ምናልባት ይደክሙ ይችላሉ ዛሬ ሊጎሳቆሉ ይችላሉ ዛሬ ሊያረጁ ይችላሉ። እኔም ነገ ወደዛ መሄድ አይቀርም። እኔም ነገ ሽማግሌ መሆኔ አይቀርም። እኔም ነገ ማርጀቴ አይቀርምና ያኔ ይሄንን ጥሩ ነገር ካደረኩ ጥሩ ነገር ይጠብቀኛል ብዬ አስባለሁ። ማናችንም ከዚህ ነገር እርቀን አንሄድም። ማናችንም ከእርጅና ምንቀር አይደለንም የጊዜ ጉዳይ ነው። ልጅነት ነበረ ልጅነት አለፈ። ወጣትነት ላይ ነው ወጣትነት ማለፉ አይቀርም። ከዛ ጉርምስና ይመጣል ከዛ ሽምግር ይመጣል። እነኚህ ሁሉ በጊዜ ሂደት ውስጥ መምጣታቸው አይቀርም። ስለዚህ ዛሬ ማክበር ያለብን ነገር ዛሬ ማክበር አለብን። ዛሬ ክብር መስጠት ያለብን ነገሮች ላይ ዛሬ ክብር መስጠት አለብን ያኔ ነው ውጤታማነት። ያኔ ነው ስኬት የሚመጣው በዬ አሰባለሁና። ባከበርነው ልክ እንከበራለን ብዬ አስባለሁ እያንዳንዷን ነገር ማክበር መቻል አለብን። ሽማግሌዎች መተዲ ነው አርጻጎችን ትልቅ ቦታ እንሰጣቸው ይገባል። በብዙ ሁኔታ ውስጥ ለነሱ ቅድሚያ መስጠት መቻል አለብን። ክብር መስጠት መቻል አለብን። ብቻ በምንችለው ነገር ሁሉ እነዚህን ሰዎች ማገዝ እንዳለብን ነው የሚሰማኝ እና እነዚህ ነገሮች ማድረግ አለብን ብዬ አስባለሁ። እና በተቻለ አቅም እነዚህ ነገሮች ባረግ እድሜያቸው የገፉ ሰዎችን መርዳት ይቻላል። ክብር ከመስጠት ጀምሮ መርዳት ማገዝ ያለብን ነገር በሙሉ ማገዝ አለብን የሚለው ነገር ማንሳት እፈልጋለሁ። በብዙ ሁኔታ ሽማግሌዎችን ማክበር ከንግግራችን ወንድም እንዳነሳሁት እስከምንሰራላችሁ ስራ በሙሉ አክብረን ዝቅ ሳናደርጋቸው ሳናዋርዳቸው በክብር አስተናግደን በሚፈልጉትን ነገር አሟልተን መሰኘት መቻል አለብን የሚለውን ነገር ማንሳት እፈልጋለሁ። እና ከዛ አንፃር የሚያስፈልጋቸውን ነገር አድርገን እነሱን ደህንነታቸው የሚጠበቅበት ሁኔታ መፈለግ አለብን ብዬ አስባለሁ። እና ሽማግሌዎችን በሚገባ ነው የማከብረው። ከምገሰላቸው አድሮች ጀምሮ እስከ ማድረግላቸው እስከም ካፌ ቃላት ይጀምሩ ትልቅ ክብር ነው የምሰጠው ማለት ነው። እና በጣም በብዙ መልኩ ማረግ ያለብኝ ነገሮች ይኖራለሁ እነዚህ ነገሮች በአግባቡ አደርጋለሁ ማለት ነው። እና ሲጀመር ክብር ለሁሉም ክብር ያስፈልጋል ብዬአስባለው። ምናልባት አሁን ያው አቅመ ደካሞቹም ደግሞ እርጅና ያለባት ሰዎች አነሳን እንጂ በጣም በብዙ ሰዎች ብዙ ሰዎች በዚህ ነገር ማለት ማክበር አለብን። ማንም ሰው ሰው ክቡር ነው የሰው ልጅ ከወር እንደሆን ወጣ ወጣ ማክበር አለብን ሽማግሌዎችን ማክበር አለብን። በተለይ ሁኔታ ይሄንን ማሳ እፈልጋለሁ በአጠቃላይ ማለት ነው።

ስልክን ምን ያህል ጊዜ ትሞላለህ ይላል? ያው ስልኬን የምሞላው ይለያያል። ስልካችን አንዳንድ ስልኮች በአጭር ጊዜ ውስጥ የሚሞሉ ስልኮች አሉ። አንድ ስልኮች ደግሞ ረጅም ሰዓት ወስደው ስልኮች ይኖራሉ እና ያው ይለያያል። እንደ ስልኩ ማለት ነው የምንሞላበት ሰዓትም ሰከተን የምንቆይበትም ሰዓትም እና የሚሰካበት ቻርጁም የሚሞላበት ሁኔታ ይኖራልና እሱንም የምጠቀምበት ነገር ይኖራል። እና እንደ ስልኮች ይለያያል ማለት ፈልጋለሁ። ምክንያቱም አንዳንድ ስልኮች በቀላሉ ሊሞሩ ይችላሉ ፈጥነው በቃ ሰክተናቸው ከአንድ ሰዓት ምናምን በኋላ ሞልቶ ልናገኝ እንችላለን። አንዳንዶች ደግሞ ሰክተናቸው በቃ አምስት ስድስት ሰባት አስር ሰዓት ሊቆይ ይችላሉ ሳይሞሉ ማለት ነው። እና አንዳንዴ በዚህ ጊዜ መጠንቀቅ መቻል እንትን ማለት አለብን። ነገሩን ቼክ ማድረግ አለብን ምንድነው የሆነው ስልኩን የተፈጠረው ብለን መመርመር መቻል አለብን። ምንድነው ከዛ በኋላ ወይ የሞባይሉ መሰኪያ ተበላሽቷል ወይ ደግሞ ቻርጁ ቻርጀሩ ተበላሽቷል ማለት ነው። የምንሳካበት ገመዱ ተበላሽቷል ወይ ደግሞ ትልቁ በሆነው ሀይል የሚያሰራጨው ሆኖ ውስጥ ተበላሽቷል ማለት ነው የሚዘገይ ከሆነ በጣም ማለት ነው። ምክንያቱም አንድ ቻርጀር ግፋ ቢል ከሶስት ሰዓት ነው። መደረግ ያለበት ይሄን ደግሞ ሶስት ሰዓት መደረግ ካልቻለ ደግሞ የሆነ ነገር ሆኗል ማለት ነው። ስለዚህ ይሄንን ቻርጅር ድጋሚ ቼክ ማድረግ ያስፈልጋል። ነገር ግን የኔ ስልክ አሁን ሶስት ሰዓት ውስጥ ይሞላል ቻርጅ ካደረግነው ማለት ነው። እና በአግባቡ ቁጭ አድርገን ቻርጅ ካደረግነው እስከ ሶስት ሰዓት ድረስ መብራት ሳይቆራርጥ ምንም እንከን ሳይገጥመው ከቆየ በሶስት ሰዓት ውስጥ ፉል ይልና ይሞላልኛሕ ማለት ነው። እና ይሄን ይመስላል ሰለቻርጅ ምን ያህል ጊዜ ታደርጋለህ የሚል ከሆነ ታሞላ ታሞላ ትሞላለህ? ከሆነ እና ያው መሙላት በሁለት መንገድ ነው በቻርጅ እና በካርድ ነው። ካርድ ምንለው ደግሞ ያው እንደሚታወቀው ከቦታ ቦታ የምንደውልበት ነው። ይሄንን ብዙ ጊዜ እሞላለሁ በተደጋጋሚ በቀኑ ሳልሞላ ምውልበት ጊዜ አይኖርም። በደንብ እሞላለሁ ከተለያዩ ሰዎች ጋ ስለምንነጋገርበት ከተለያዩ ሰዎች ጋር ሀሳቤን ስለምንለዋወጥበት በደንብ ነው ቻርጅ የምሞላው ማለት ነው። እና ቻርጅ ሞልቼ ነው የምንቀሳቀሰው እና ቻርጅ መሙላት ያው ግድ ያስፈልጋል ቻርጅ ሳንሞላ ያው ብዙ ነገሮችን ማከናወን አስቸጋሪ ስለሚሆንብን ቻርጅ በአግባቡ ሞልተን ነው መንቀሳቀስ ያለብን ብዬ አስባለሁ። ካርድም ደግሞ ሞባይል ካርድ ከሌለው ምንም እንደ ቻርጀሩ ጥቅም አልባ ነው የሚሆነው ምክንያቱም ቻርጀር ሲኖረው ቻርጅ ኖሮት ካርድ ሲኖረው ነው የምፈልገው ነገር ሊሰራ ነው የሚችለው። ከዛ ውጪ ምንም ነገር እንደማይሰራ እናቃለን እና ይሄንን ሁሉ ነገር ከግንዛቤ በማስገባት እነኚህን ነገሮች በአግባቡ መጠቀም መቻል አለብን ማለት ነው። እና ሞባይላችንም ቻርጅ በምናደርግና በምንሞላበት ሰዓት ምን ማድረግ አለብን? አንድ የወደ ታች ዝቅ ካለ በኋላ ከዛ በኋላ አንዴ እንሞላለን ከዛ እያመጣጠንን መሄድ አለብን ብዬ አስባለሁ። ምክንያቱም ዝም ብለን ሰክተነው ከላይ የምናቆየው ከሆነ ስልኩ ላይ ወይም ደግሞ ባትሪው ላይ የመሙላት ብቻ ሳይሆን ጉዳትም ይጎዳል ባትሪው እራሱ እና ያንን ሁሉ ለመከላከል ምን ማድረግ አለብን በስንት ሰዓት መሰካት ዘዴ መጠቀም መቻል አለብን ማለት ነው። ስለዚህ ስንት ሰዓት እንሞላለን? ካርድም ሊሆን ይችላል ቻርጅም ሊሆን ይችላል። እስከ ሶስት ሰዓት መሙላት አለበት ብሎ ሶስት ሰዓት የሚያስቀምጥ ከሆነ ያንን ነገር ለሶስት ሰዓት በዛ ስርዓት መሰካት መቻል አለብን ምንም አይነት ሳንጎረጉር ሳንነቅል ሳንሰካ ማለት ነው። እንደዛ ማድረግ አለብን ከዛ ውጪ ደግሞ ሌላ ልንጠቀም ይምንችለው ነገር ምንድነው? ሌላ ምን ካርድ ለምሳሌ መሞላት ካለብን ደግሞ ካርድ ስንሞላ የሚያስፈልገን ያህል ሞልተን ስልካችንን መጠቀም መቻል አለብን። ማለት ነው እና ብዙ ነው የምንሞላው ስልካችንን ቻርጅ ልንሞላ እንችላለን በአግባቡ ስልካችን እስኪበቃው ድረስ የምንሳካበት ሁኔታ ይኖራል ከዛ እስከ ሲሞላ ደሞ መነቀል እንዳለበት መዘናጋት የለብንም እና በብዙ መልኩ ይሄንን ይመስላል ማለት ነው። እና እነኚህ ነገሮች ማከናወን ጊዜ ስልካችንን ጤንነት መጠበቅ እንችላለን ስልካችንን ባግባቡ ወደ ስራ ማስገባት እንችላለን ብዬ አስባለሁ። እንደ ማጠቃለያ ይሄን የመሰለ ሀሳብ አንስቻለሁ ማለት ነው። እና

ኢንተርኔት አለህ የሚል ነገር አለህ ያው ኢንተርኔት በዚህ ጊዜ በጣም አስፈላጊ ነገር እንደሆነ እናውቃለን። ኢንተርኔት ያለኢንተርኔት ህይወት አለ ማለት አይቻልም ምክንያቱም እያንዳንዱ እንቅስቃሴያችን በኢንተርኔት ነው እኛ ነው የምሰራው ነገር ኢንተርኔት ውጪ የማይታሰብ ነው እና ኢንተርኔትን አለመጠቀም አይቻልም ኢንተርኔትም በአግባቡ መጠቀም መቻል አለብን። ኢንተርኔት እንደምወስን እንጠቀም በጣም ጥንቃቄ በተሞላበት ሁኔታ አሪፍ በሆነ ሁኔታ ኢንተርኔትን የምንጠቀመው መጠቀም ያለብን እና ኢንተርኔት ደግሞ ዛሬ አለም በጣም እየራቀች እየሄደች ባለችበት ሁኔታ ነው። እየተከታተልናት እየሄድ ነው ያለነው ስለዚህ አለምን ለመከተል አለም የደረሰችበት ደረጃ ለመድረስ በጣም ነገሮችን ማየት አለብንና መከተል መቻል አለብን የሚለው ነገር ማንሳት እፈልጋለሁ። ኢንተርኔት በጣም የጀርባ አጥንት ነው የጀርባ አጥንታችን ነው ብዬ አስባለሁ። እና ኢንተርኔት በጣም አስፈላጊ ነገር ነው። ኢንተርኔት በእያንዳንዱ ቀን የምንሰራው ስራ ምንድነው? ኢንተርኔት ያስፈልገዋል በተለይ ዛሬ ዛሬ መረጃዎችን በቀላሉ ለመለዋወጥ ባለንበት ቦታ ምንም በቀላሉ ነው መረጃዎችን ማግኘት የምትችለው ይሄ ደግሞ ነገሮችን በጣም ቀላል አድርጎልናል በጣም የተሻለ አድርጎናል እንደዚህ አይነት ነገሮች በጣም ናቸውና። ኢንተርኔት አለ ወይ አዎ አለኝ የሚገባ አለኝ ኢንተርኔትም በሚገባ ነው የምጠቀመው። እያንዳንዱ ጊዜ ኢንተርኔትን እጠቀማለሁ ኢንተርኔትን የማልጠቀምበት ሁኔታ አይኖርም የሚለውን ነገር ማንሳት እፈልጋለሁ። ኢንተርኔት ነገሮች ከባድ ናቸው ዛሬ አለም ላይ እንዳለ እናውቃለን አለም በጣም እየሄደች ነው። እኛ ወደኋላ እየቀረን ያለንበት ሁኔታ ነው ያለው እና ይሄንን ደግሞ ማጥበብ የሚቻለው አለምን በምን ረጅም እየሄደች ነው እኔስ በመሆን ማድረግ አለብኝ። የዘመናዊ ቴክኖሎጂን በመጠቀም እንዴት መራመድ አለብኝ የሚለውን ነገር አቅጣጫ ማስቀመጥ ያስፈልጋል። እና ከዚህ አንፃር ኢንተርኔት በጣም አስፈላጊና በጣም ጠቃሚ ነገር ነው ብዬ አስባለሁ። ከኢንተርኔት ውጪ ነገሮችን ማከናወንም ማሰብም ከባድ ነው የሚሆነው እና ኢንተርኔት በጣም አስፈላጊ ነው። ኢንተርኔት አለኝ እና ኢንተርኔቴን በማግባቡ ነው የምጠቀመው ለትምህርት ሊሆን ይችላል ዛሬ ኢንተርኔት ያለበት ቦታ ላይ ከሆነ ትምህርት ራሱ በቀላሉ ከቤታችን ሆነን መማር እንችላለን ምንም ርቀት መሄድ አይጠበቅብንም። እንደ ድሮ ክፍል ገብተን መማር አይጠበቅብንም። እዛ ሄደን ቁጭ ብለን ከአስተማሪ ጋር እንትን ማለት አይጠበቅብንም ዛሬ ዛሬ ማለት ነው። በቀላሉ ኢንተርኔት ላይ በመግባት በኢንተርኔት በመጠቀም ቁጭ ብለን ከቤታችን ሆነን መማማር እንችላለን መረዳዳትት እንችላለን እውቀት መገበየት እንችላለን። ብዙ ነገሮችን ማወቅ እንችላለን እና ይሄ ነገር ደግሞ በጣም ጥሩ ነገሩ ነው ብዬ አስባለሁ። ዛሬ ቴክኖሎጂ ያመጣልን ነገር የምፈልገውን ሰው እንኳን በቀላሉ ካለበት ሆኖ እንዲያወራን የሚያደርገው ምንድነው? ኢንተርኔት ነው። በቪዲዮ ለማውራት የምፈልግ የምንፈልግ ይህንን በቀላሉ ካለበት ቦታ ሆኖ የሚያሳየን ነገር ምንድነው? ኢንተርኔት ነው ማለት ነው። ዝም ብለን ያንን ነገር ከረቀት ሆነን ማየት እንችላለን። ምንድነው? የሚለውን ነገር አይተን ከዛ በኋላ እንትን ማለት ይቻላል ማለት ነው። እና ደግሞ እውቀትም በቀላሉ ነው የሚገኘው ዛሬ የኢንተርኔት ዘመን እንደመሆኑ መጥተን የተለያዩ ኤአዮችን መጠቀም ጎግል መጠቀም በጣም ብዙ ነገሮችን ማየት እንችላለን በቃ በጥልቀት መመርመር ይቻላል እና ይሄ በጣም ትልቅ ነገር ነው ብዬ ነው የማስበው። ምክንያቱም እነዚህን ነገሮች መመርመር ይቻላል ማለት በጣም ጥልቅ የሆነ ነገር ማግኘት እንችላለን ብዬ አስባለሁ። እና ይሄ ነገር ምንድነው? የተሻለ እውቀትን የሆነ የተሻለ ግንዛቤን ያደርጋል። እና እንደዛሬም ቀሎ አያውቅም ነገሮች በጣም የቀለሉበት ጊዜ ነው ብዬ አስባለሁ። ዛሬ ላይ በጣም ነገሮች ቀላል የሆኑበት ሁኔታ አለ ምክንያቱም ነገሮች እንደበፊቱ አስቸጋሪ አይደሉም። ቢያንስ በቀላሉ ስለምንፈልገው ነገር መረጃ መሆን እንችላለን። እና ይሄ ደግሞ ትልቅ ነገር ነው። ነገሮችን በቀላሉ የምንፈልገውን መረጃ አገኘን ማለት መስራት የምንፈልገውን ስራ በቃ ለመስራት እንችላለን ማለት ነው። ዋና ነገር ምንድነው? የመረጃ ጥረት ነው የሚኖርብን እና ይሄን የመረጃ እጥረት ደግሞ ቀረፍን ማለት የተሻለ ነገሮችን ማከናወን እንችላለን። ይሄንን ማከናወን ከቻልን ውጤታማ የማንሆንበት ምንም አይነት ምክንያት አይኖርም። አንዳንዴ ህክምና ላይ ራሱ ውጤቶች ምናምን ኦንላይን እየሆኑበት ያለው ኢንተርኔት በመጠቀም ቀጥታ ታማሚ ብቻ ሄዶ ናሙና ይሰጣል በቀጥታ ኦንላይን ውጤቱን የሚገባበት ሁኔታ እየተፈጠረ ይገኛል። ይሄ ይሄ ምንድነው? አንዱ የቴክኖሎጂ ያመጣልን በረከት ነው ብዬ አስባለሁ። እና እነኚህን ነገሮች በአግባቡ ከተጠቀምንባቸው እና ከሰራንባቸው ውጤታማ ማንሆንበት ምንም አይነት ምክንያት አይኖርም የሚለውን ነገር ማንሳት እፈልጋለሁ። እና ኢንተርኔት አለኝ በደንብ እንጠቀምበታለን እየተጠቀምኩ ነው ኢንተርኔት በዚህ ዘመን በተለይ ኢንተርኔት በጣም ምን ያህል አላስፈላጊ እንደሆነ መቼም ማንምያውቃልና እኔም ኢንተርኔት አለኝ በሚገባ እየተጠቀምኩኝ አይደል? እውቀትና ትምህርትም ለብዙ ነገር እየተተጠቀምኩበት እገኛለሁ እንደ አጠቃላይ ስለ ኢንተርኔት ያለኝ ገንዘብ ይሄንን ይመስላል ማለት ነው።

የምትወደው መክሰስ ምንድነው? የሚል ነገር አለ ያው የምንወደው የተለያየ ምግቦች ይኖራሉ ከእነኚህም ከምወዳቸው ምግቦች ውስጥ አንዱ የተለያየ የምግብ አይነቶች ይኖራሉ መክሰስ የምትወደው መክሰስ ምንድነው ነው? እና መክሰስ ላይ ብዙ ጊዜ የተለያየ በዓል ጊዜ ነው የሚሆን ጊዜ ነው ብዙ ጊዜ መክሰስ የተለመደው እንጂ ከዛ ውጪ ብዙ ጊዜ አይደለሁኝም። ነገር ግን ምንድነው ብዙ ጊዜ የተለያዩ አይነት የመክሰስ አይነት የምበላበት ቤት ይኖራል። መክሰስ የምንለው ማታ ላይ የሚበላ ምግብ ነው። እኔ በዛ ሰዓት ላይ ምናልባት የበአል ጊዜ ያው የበአል ብዙ አይነት ምግቦች ይኖራሉ ከስጋም ከምኑም ከምኑም ይኖራል። እና ብዙ ጊዜ መክሰስ ላይ የምበላው እንደዚህ አይነት ምግቦችን ነው መክሰስ ላይ እነኚህን ምግቦችን በአግባቡ አሪፍ በሆነ ሁኔታ ተመግቤ ነው። እንትን የምለው ማለት ነው እና ምግብ እመገባለሁ መክሰስ ላይ ብዙ ጊዜ የተለያዩ አይነት ጥራት ያላቸው ምግቦች ከስጋም ከተለያዩ ነገሮች ከሰጠውት ምግቦች ላይ የሚገባ እመገባለሁ ማለት ነው። መክሰስ ላይ እና መክሰስ ብዙ ጊዜ የተለመደ አይደለም እንደ ሀገራችን ከገንዘብም አቅም ይመስለኛል እና ከተለያየ ነገሮች አንፃር ብዙ ጊዜ የተለመደ ነገር አይደለም። ነገር ግን መክሰስ በጣም አሪፍ የሆነ የምግብ አይነት ነው የምንወደውም የምግብ አይነት ነው። እኔም ብዙ ጊዜ መክሰስን እንትን እላለሁ ማለት ነው የምበላበት ሁኔታ ብዙ አይደለም ከስንት አንዴ እመገባለሁ ቅድም እንዳነሳሁት ለምሳሌ በዓላት ጊዜ በጣም በቋሚነት ነው መክሰስ ይኖራል። ምግብ በጣም የምንበላበት ሁኔታ የተለያዩ ምግቦች ጥራት ያላቸው ምግቦች የምንመገብበት ሁኔታ ከመሆኑ አንፃር እነኛን ነገሮች ምግቦችን እንጠቀማለን ማለት ነው። እና ከዛ ከዛ አንፃር በጣም ብዙ የተለያዩ አይነት ምግቦችን የምጠቀምበት ሁኔታ አለ ማለት ነው። እና ምግቦችን በአግባቡ እጠቀማለሁ ምመገበውም ምግብ ደግሞ ጥራት ያላቸው ነገሮች መክሰስ ላይ ምጠቀምበት ሁኔታ ነው። ያለው ግን አብዛኛው ሰው ማለት ይቻላል መክሰስን ብዙ አይደለም ከስንት አንድ ሰው ነው ነገሮች የተመቻቸላቸው ወይ ደግሞ በተለያየ ሁኔታ እንደዚ አይነት የሚመገቡ ሰዎች ከሆኑ ነው እንጂ ብዙ ሰው መክሰስ ላይ የተለመደ አይደለም። ምግብ መመገብ ማለት ነው እና ከዛ ከዛ አንፃር ሳየው ብዙ ነገሮች መክሰስ ላይ ብዙም ባይሆን ብዙ ሰው አይመገም እኔ ግን መክሰስ ላይ የተለያዩ አይነት ምግቦችን መመገብ እፈልጋለሁ። እነኛን ምግቦችን ደግሞ ካገኘውም እገባለሁ ካላገኘውም ደግሞ ያን ያህል ትኩረት ሰጥቼ እንደዚህ እንትን ብዬ የምመገብ አይነት እንትን አይደለሁም ነገር ግን በተቻለኝ አቅም መክሰስ ላይ የተለያዩ ጥራት ያላቸው ምግቦች ለመመገብ እሞክራለሁ። የሚለውን ነገር ማንሳት እፈልጋለሁ እና መክሰስ ብዙ ጊዜ ምንመገበው ምግብ ጥራት ያላቸውን አሪፍ የሆኑ ምግቦችን የምመገብበት ሁኔታ ይበዛል ማለት ነው። እና እነኛን ምግቦች መገባለሁ በቻልኩት እነኚህን አይነት ጥራት ያላቸው ምግቦችን ደግሞ ብንመገብ ለጤናችንም ጥሩ ነው የሚለውን ነገር ማንሳት እፈልጋለሁ መክሰስ ያው በብዙ ነገሮች ማንሳት እንችላለን። መክሰስ እንዴት እንደተጀመረ አሁን እንደውም ሰው ቁርስ እየበላ ወደ አራት ሰዓት አምስት ሰዓት ይበላል። ከዛ ደግሞ ምሳ ወደ አስር ሰዓት አስራ አንድ ሰዓት ይበላና መክሰስም ምሳም አይነት ነገር የሚጠቀሙ ሰዎች አሉ እና በብዙ መልኩ የተለያየ አይነት ነገር ይኖራል። መክሰስ ላይ የምትወደው የመክሰስ መክሰስ ምንድነው የምትወደው መክሰስ ምንድነው? ነው እና በዛ መንገድ የምወደው መክሰስ እንትን ላይ የሆነ ጥራት ያላቸው ምግቦች ባገኝ ደስ ይለኛል። ግን አብዛኛው ግዜ ከምግብ ጋር ተያይዞ ከመክሰስ ጋር ተያይዞ በጣም ያን ያህል አይደለም አጠቃቀማችን የሚለውን ነገር ማንሳት እፈልጋለሁ። እና ከዛ አንፃር ብዙም ባይሆን ነገሮች ግን አሪፍ ናቸው የሚለውን ነገር ማንሳት እፈልጋለሁ እና ብዙ ጥሩ ጎኖችም እንዳሉ አንዳንድ ነገሮችም ማቀው ይኖራሉ እንደ አጠቃላይ ግን ጥሩ መክሰስ ምመገብበት ሁኔታ አለ የሚለውን ነገር ማንሳት እፈልጋለሁ ማለት ነው። እና እነኚህን ነገሮች ደግሞ ጤናችንን ለመጠበቅ የምንጠቀምበት ነገር ነው በተቻለ አቅም ኑሮ የተመቻቸላቸው ሰዎች የተሻለ እንዲህ አይነት ነገር ያውቁታል ብዬ አስባለሁ ነገሮችን በደንብ ይረዱታል ብዬ አስባለሁ። ከዛ አንፃር ብዙ ነገሮችን ማንሳት ይቻላል የሚለውን ነገር አጽንኦት መስጠት እፈልጋለሁ ማለት ነው። እና መክሰስ ያው በጣም ደስ የሚል ነገር ነው። እና በስራ ሁኔታ ምናምን ብዙ ጊዜ መክሰስ የምበላበት ሁኔታ አለ አሁን ስራ አስራ አንድ ሰዓት ተኩል በምገባበት ጊዜ ብዙ ጊዜ መክሰስ እየበላሁ የምገባበት ሁኔታ አለ ይሄም ደግሞ በጣም ልዩ ያደርገዋል ማለት ነው። እና መክሰስ የተለያየ አይነት ነገሮች ይኖሩታል ማለት ነው። እና ከዛ ከዛ አንፃር ስናየው ብዙ ነገሮች ማንሳት እንችላለን ማለት ነው። እና በጣም የተለያዩ አይነት ምግቦች ይኖራሉ። እነኚህን ደግሞ እንደ መክሰስ የምንጠቀምባቸው ሁኔታዎች ይኖራሉ። ሰው እንደ አኗኗሩ የሚበላበትም መክሰስ የሚበላበትም መክሰስ የማይበላም ሰዎች ይኖራሉ። እና አብዛኛው የኢትዮጵያ ህዝብ ግን አይበላም የሚለውን ነገር ሰባ ሰማንያ ፐርሰንቱ እንዲህ አይነት መክሰስ ምናምን የሚባሉ ምግቦችን ያን ያህል እንደሆነ ማረጋገጥ ይቻላል ማለት ነው። እና በጣም የተለያዩ አይነት ምግቦች መመገብ እንችላለን ማለት ነው። መክሰስ ላይ እኔም ከእነኛዎች ውስጥ አንዳንድ ምግቦችን እመገባለው የሚለውን ነገር ማንሳት እፈልጋለሁ መክሰስ ምንድነው? የሚለው ደግሞ እና ይሄን ነገር ደሞ ማንሳት

"ቀጣይ ርዕስ ደግሞ በመሬት ላይ መቀመጥ ተመቻችሁ?" ነው የሚለው። ያው ምንድነው የሰው ልጅ የተለያዩ ነገሮች ላይ ይቀመጣል። አልጋ ላይ ሊቀመጥ ይችላል፣ ወንበር ላይ የሚቀመጥበት ሁኔታ ሊኖር ይችላል፣ እንዲሁም ደግሞ የተለያዩ ቦታዎች ላይ ሊቀመጥ ይችላል የሰው ልጅ ማለት ነው፤ እና እኔም የተለያዩ ነገሮች ላይ መቀመጥ ሁኔታ ነበረኝና እኔም የምቀመጥባቸው ሁኔታዎች አሉ። የምቀመጥበት ቦታ ይኖራል እና እኔም ከእነኚህ ቦታዎች ውስጥ አንዱ "መሬት ላይ መቀመጥ ይመቻል ወይ?" አዎ ይመቻል። እንደውም መሬት ላይ ስንቀመጥ በጣም የተሻለ ነው ብዬ አስባለሁ። ምክንያቱም ሌሎች ነገሮች ላይ ምንቀመጥ ጊዜ ያን ያህል ነጻነት አይሰማም፤ እና እንትን አለ እና ነገር ግን መሬት በሚሆን ሰዓት በጣም ነጻነት አለው ሳሩ አለ እንዲሁም ደግሞ ሌላ ይቅር እና ምንጣፍ እንኳን ሆኖ ሲሆን ምንጣፍ ያለበት ቦታ ላይ ስንሆን ራሱ በጣም ምቾት አለው ብዬ አስባለሁ፤ እና እነኚህ እነኚህ ነገሮች ሲኖሩ በጣም ብዙ ነገሮችን ማንሳት እንችላለን እና እንዴት ነው የሚለውን ነገር ብዙ ነገሮችን ማንሳት እንችላለን ማለት ነው እና ያው "መሬት ላይ መቅመጥ ይመቻል?" አዎ በሚገባ ይመቻል። ሳር ያለበት ቦታ ይመ ያምር አየር እየወሰድን ንጹህ አየር እየወሰድን አየር ንጹህ የሆነ አካባቢ በመሆን ብዙ ነገሮችን የምናገኝበት ሁኔታ አለ ብዬ አስባለሁ፤ እና ከዛ ከዛ አንፃር "ተመቸህ ወይ?" ይመቻል አዎ በሚገባ ይመቸኛል የሚለውን ነገር ማንሳት እፈልጋለሁ ማለት ነው፤ እና እነኚህ ነገሮች ደግሞ በጣም አሪፍ ናቸው ብዬ አስባለሁ የሚመቻች ሚመች አካባቢ ሲኖር ደግሞ በጣም የተሻለ ነገሮች ይኖራሉ የሚለውን ነገር ማንሳት እፈልጋለሁ፤ እና ደግሞ በተለያየ መንገድ እነኚህ የሚመቻቹ የሚመቹ አካባቢዎች ሲኖሩ ደግሞ የተሻለ እንትን ይኖረናል ማለት ነው ምቾት ይሰማናል የሚለውን ነገር ማንሳት እፈልጋለሁ እና አንዳንድ ሰው ያው እንደ ሰው ወይን ባህሪ ይለያያል። መሬት ላይ መቀመጥ የሚመቸው አለ። እንዲሁም ደግሞ አልጋ ላይ መቀመጥ የሚመቸው አለ፤ ወይ ደግሞ ፍራሽ ላይ መቅመጥ የሚመ ሶፋ ላይ መቀመጥ የሚመቸው አለ እና የሰው ልጅ ያው እንደ መልኩ የተለያየ አይነት ባህሪ አለው። ግን በጣም ደስ የሚለው ከምንወደው ሰው ጋር ወይም ደግሞ ከምንወደው ጓደኛችን ጋር ተገናኝተን የምናሳልፍበት ጊዜ መሬት ላይ ቁጭ ብለን የሚገርም ጊዜ የምናሳልፍበት ሁኔታ ሲኖር ደግሞ በጣም ይመቻል ብዬ አስባለሁ፤ እና እንደዚህ አይነት የሚመቹ ነገሮችን መፍጠር እንችላለን ብዬ አስባለሁ። እነኚህ የሚመቹ ነገሮች ደግሞ ለማከናወን በጣም የተሻሉ ነገሮችን ማድረግ መቻል አለብን የሚለውን ነገር ማንሳት እፈልጋለሁ። መሬት ላይ መቀመጥም በጣም ይመቻል። ምናልባት ለአንዳንድ ሰው ላይመች ይችላል አንዳንድ ሰው ቆሻሻ ሊሄድ ይችላል፤ ነገር ግን ለኔ ይመቸኛል። አብዛኛው ሰውም ደግሞ መሬት ላይ ጽን ንፅህን ያለው መሬት ከሆነ እና የሚመች ለመቀመጥ የሚመች ወይም ደግሞ ዘና ለማለት የሚመች አረንጓዴ የሆነ አካባቢ የሚያገኝና የሚመች ከሆነ በጣም ደስተኛ ይሆናል ብዬ አስባለሁ ማንኛውም ሰው መሬት ላይ መቀመጥ ይመቸዋል ብዬ አስባለሁ፤ እና እነኚህን ነገሮች ሁሉ ለማድረግ ምቾት የሚመች ነገር መፈጠር መቻል አለበት ማለት ነው፤ እና የሚመች ነገር ሲኖር ደግሞ ብዙ ነገሮችን ማሳካት ይቻላል ማመቻት ይቻላል የሚለውን ነገር አጽንኦት መስጠት እፈልጋለሁ፤ እና "ይመቻል ወይ?" የሚለው ነገር በመሬት ላይ መቀመጥ ተመቻችሁ የሚለው ነገር አዎ ይመቻል። ያው እኛም መሬት ላይ እስካለን ድረስ መሬት ላይ እንቀመጣለን ከዛ ሲቆይ ደግሞ አፈር እኛ ላይ እንትን የሚልበት ሁኔታ አለ፤ ነገር ግን ዞሮ ዞሮ ምንድነው መሬት ላይ መቀመጥ በጣም ይመቻል ደስ የሚልም ነገር አለው፤ እና ደግሞ አንዳንዴ ወዴትም እንወድቃለን ብለን አናስብም። ቁጭ ብለን ዘና ብለን ነው የምንቀመጠው መሬት ላይ በምንሆንበት ሰዓት ይመቻልም። ነፋሻ አየር እናገኛለን በጣም አሪፍ አሪፍ አየሮች ይኖራሉ እነኚህን አየሮች ይሄን አየር እንትን እያልን እየወሰድን አሪፍ ጊዜ እናሳልፋለን ማለት ነው፤ እና መሬት ላይ መሬት ላይ መቀመጥ በጣም ደስ የሚል ነገር አለው በጣም ብዙ ለየት የሚሉ ነገሮች ይኖሩታል፤ እና ከእነኛ ነገሮች ውስጥ ብዙ ነገሮችን ማንሳት እንችላለን የሚለውን ነገር ማንሳት እፈልጋለሁ። እና "መሬት ላይ መቀመጥ ይመችሃል ወይ?" የሚለውን ነገር አዎ ይመቻል የሚለውን ነገር ማንሳት እፈልጋለሁ፤ እና እንደ ሰው ፍላጎት ይወሰናል አንዳንድ ሰዎች የማይመቻቸው ደስ የማይላቸው ሰዎች ይኖራሉ፤ ግን ምንም ሆነ ምንም ያው ሁላችንም በግርም ስንሄድ ወይንም በመኪና ስንሄድ ምንድነው በመሬት ላይ ነው የምንሄደው ብለን አይቀርና በሰማይ እንኳን ብንሄድ ዞረን ዞረን መሬት ማረፋችን አይቀርም ሰማይ ላይ አንቀርም እና እነኚህ ነገሮች ሁሉ ስላሉ መሬትን በጣም ጥሩ ፈጣሪ ከፈጠረልን እንድንጠቀመው ከፈጠረልን ነገሮች ውስጥ አንዱ መሬት ነው። መሬትን ደግሞ በአግባቡ እየተጠቀምን እንገኛለን። ለመቀመጥ ሊሆን ይችላል፣ ለአርሻ ሊሆን ይችላል ለተለያየ ነገር እንጠቀም እንጠቀማለን ማለት ነው መሬት ያው በብዙ መንገድ ማንሳት እንችላለን መሬትን ምግብ ነው፣ መሬት መኖሪያ ነው፣ መሬት ሁሉ ነገር ነው ማለት ይቻላል። ምክንያቱም መሬት ላይ ነው ሁሉ ነገር የሚሰራው። እኛም ምንንቀሳቀሰው በመሬት ላይ ነው እና ብዙ ነገሮችን ስናነሳ ያው መሬት በጣም አስፈላጊ እንደሆነ ማንሳት እንችላለን ማለት ነው፤ እና በብዙ መልክ መሬት አስፈላጊነቱ እንደተጠበቀ ሆኖ እኛም ደግሞ መሬት ላይ ዘና ብንል፣ ብንቀመጥ በጣም አሪፍ ነው ደስ የሚል ነገርም አለው የሚለውን ነገር ማንሳት እፈልጋለሁ። እንዳጠቃላይ በዚህ ርዕስ ጉዳይ እነኚህን ሀሳቦች ለማንሸራሸር ሞክሬያለሁ ይሄንን ይመስላል እንደ ማጠቃለያ።

መስኮት ጎን መቀመጥ ትወዳለህ የሚል ነገር አለ መስኮት ጎን መቀመጥ በጣም እወዳለሁኝ ደስ የሚለኝ ነገር ነው እንዴት ነው አቀመጣችን ብዙ ጊዜ ቤት ውስጥ በር ዘጋግተን ምናምን መስኮት ምናምን ነው የምንቀመጠው ግን መስኮት አስካባቢ መቀመጤን በጣም ደስ የሚል ነገር አለው መስኮት ጠልዝ ላይ ተቀምጠን ትወዳለህ የሚለው መልስ አዎ በጣም እወዳለሁ መስኮት አካባቢ በምኖር ሰዓት ምንድነው ቁጭ እልና እና አለ አይደል አየሩን እስከፈት አድርገን ገረበብ አድርገን ውጪውን እየተመለከትን አየሩን የሚሰማ ስሜት ይኖራል ደጁን እየጎበኘን ያለ ነገር አለ እና በጣም ደስ የሚል ነገር አለው ብዬ አስባለሁ በመስኮት ጎን መቀመጥ ማለት ነው እና መቀመጥን በጣም እወዳለሁ የሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ እንደዚህ ቦታ ላይ ተቀምጠህ ያለውን ነገር ማየት ምንችልበት ሁኔታ አለ ደስ የሚል ነገርም አለው እና በብዙ መልኩ በጣም እንዳለው የሆነ ነገር ማንሳት እፈልጋለሁ አንዳንዴ ነፋሻ አየር ወይም ደግሞ ንጹህ የሆነ አየር የምናገኝበት ሁኔታ ይኖራል? ይሄ ደግሞ በጣም ደስ የሚል ነገር አለው እና ከዛ ከዛ አንፃር በጣም በብዙ መልኩ በተለያዩ ነገሮች ደስ የሚሉ ነገሮች አሉ የሚለውን ነገር ማንሳት እፈልጋለሁ ማለት ነው እና እነኚህ ይሄ ነገሮች ደግሞ የተሻለ ነገሮችን ለማከናወን ይጠቅሙኛል አዳዲስ ሀሳቦችን ለማሰብ ነፋሻ አየር ለማግኘት ራሳችንን በተመስጦ ለማየት ይጠቅማል መስኮት ጎን መቀመጥ ማለት ነው ብዙ ጊዜ እኔ አይነት ነገሮችን እኔም በር አካባቢ ላይ ነበር መቅመር ከመስኮት በተሻለ መልኩ መስኮት ጋር መቀመጥ እንኳን ሌላ ይቅርና በምንማርበት ሁኔታ ራሱ ክፍል ውስጥ ሆነን መስኮት አካባቢ የምንቀመጥበት ሁኔታ አለ እና እንደዚህ መስኮት አካባቢ ስንቀመጥ ደግሞ በጣም ደስ የሚል ነገር አለው ስሜቱ ደስ ይላል ያለው አየሩ ሲገባ እኛ ትምህርታችን ላይ ትኩረት እንድናደርግ ያደርገናል አንዳንዴ ምንድነው በጣም ክፍል ውስጥ ብዙ ተማሪ የሚሆን ሰዓት ያንን ሀሳባችን ሰብስበን ሙቀት ይኖራል ምናምን እና ይደክመናል እና እንቅልፍ የሚመጣበት ሁኔታ አለና ከዛ ከዛ አንፃር እነዚህ ነገሮች ጫና ያሳድሩት እነኚህ ጫናዎችን ለመቋቋም ደግሞ የምናደርጋቸው ነገሮች ይኖራሉ በተቻለ አቅም ነፋሻ የሆነ አየር በመስኮት አካባቢ ስንቀመጥ ደግሞ የተሻለ ነፋሻ አየር ይገባል ንጹህ አየር ይገባል ያኔ ሀሳባችን ሰብሰብ አድርገን ሙቀቱም ድካሙም ይቀንስልናል ያኔ እንትን የምንልበት ሁኔታ አለ አየር እየወሰድን ጊዜያችን የምናሳልፍበት ሁኔታ አለ እነዚህ ጥርጥሩ ነገሮች ናቸው ብዬ አስባለሁ እና በብዙ መልኩ እንደዚህ ቦታ ላይ መቀመጥ በጣም አሪፍ ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው እና ዞሮ ግን እነኚህ ነገሮች በጣም ጠቃሚ ነገሮች ናቸው የመስኮት አቀመጥ ቀመጥ በጣም ደስ የሚል ነገር አንዱ የሆነ ነፋሻማ የሆነ አየር ማግኘት እንችላለን የሚለውን ነገር ማንሳት እፈልጋለሁ እና ይሄ አየር ደግሞ በጣም ደስ የሚል ነገር አለው ጥሩ የአየር ዝውውር በአባካቢያችን ይኖራል ይሄን የአየር ዝውውር ደግሞ እኛ ጥሩ ሁኔታ አየር እየወሰድን ዘና እያልን ጊዜያችንን እዛ ነገር ላይ ማጥፋት እንችላለን ማለት ነው እና በብዙ መልኩ በመስኮቱ ምን መቀመጥ በጣም ደስ ይላል ንጹህ አየር እናገኛለን ነፋሻ ነው ሙቀት አያስቸግረንም የሚለውን ነገር ማየት እፈልጋለሁ አንዳንዴ እንደውም ዝናብ ራሱ ይዘን በመስኮት ጋር ደስ የሚል ነገር አለው ውጪ ዝናብ ሲዘንብ እኛ በመስኮት ጋር ቆመን ስሜ በጣም ልዩ የሆነ ስሜት ይፈጥራል በጣም ደስ የሚል ነገር ማለት ነው እና ያኔ መስኮቱ ደግሞ የዝናቡ ውሽንፍር ነካ ሲያደርግ የሚፈጥረው ደስ የሚል ነገር አለ እንደኛ እነኝህን ነገሮችን ስናነሳ ብዙ በብዙ መልኩ ብዙ የምናነሳቸው ነገሮች እኖራለሁ እና ከብዙ ነገሮች አንፃር ማንሳት እንችላለን የሚለው ነገር እንትን ማለት እፈልጋለሁ እና በተቻለ አቅም እነዚህ ነገሮች እንትን ብንል መልካም ነው እንደዚህ ነገሮች ቢለመዱ ብንለምድና እንደ ልምድ አድርገናቸው ብንሰራባቸው በጣም አሪፍ ነው የሚለውን ነገር ማንሳት እፈልጋለሁ እና መስኮት ጎን መቀመጥ በጣም አሪፍ ነው የሚለውን ነገር ትኩረት መስጠት እፈልጋለሁ እና እንደዚህ ነገሮች ቢኖሩ እንደዚህ አይነት ቦታዎች ላይ ተቀምጠን ራሳችንን እንደዚህ አይነት ነገሮችን ብናይ በጣም አሪፍ ነው የሚለውን ነገር ማንሳት እፈልጋለሁ በብዙ መልኩ እነኚህን ነገሮች አልፌ እንደዚህ ነገሮችን ብናይ በጣም የተሻለ ነው የምለው ነገር ማየት እፈልጋለሁ ማለት እፈልጋለሁ እና በጣም እወዳለሁ እኔ በተፈጥሮዬ ቦታ ላይ ክላስ ውስጥ ራሱ ትምህርት ውስጥ ራሱ በመማር ሰዓት ቁጭ ብዬ ምንድነው እንዲህ አይነት ነገሮችን ነው የማየው ቀጥታ እንደዚህ አይነት የአየር ድኖች ቦታ አየር ያለበት ነፋሻ የሚሆነው ቦታ ላይ ተቀምጬ ነው ክፍል አስተማሪ ሲያስተምር ራሱ የምከታተለው እና ይሄ ደግሞ ንቃቴን ይጨምረዋል እንቅልፍ ድባቴ የሚባሉ ነገሮችን ይቀንስልኛል እና በቻልኩት አቅም እነዚህን ነገሮች ሲቀንስልኝ እኔ ደግሞ በአግባቡ ትምህርቴን መከታተል እችላለሁ ንጹህ አየር መውሰድ እችላለሁ የሚለውን ነገር ማንሳት እፈልጋለሁ አንዳንዴ ደግሞ በውጭ ማታ ላይ ደግሞ ተመስጠህ ራስ መስኮት አካባቢ ወጣ ብለን ስናይ በጣም ደስ የሚል ነገር አለው እነኚህ እነኚህ ነገሮች ደግሞ በጣም ልዩ ስሜት ይፈጥሩልናል ማለት ነው በብዙ አንግል እነኚህን ነገሮች ብናደርግ መልካም ነው መስኮት በጣም ያስደስተኛል የሚለው ነገር እንደማጠቃለያ

የምትመኘው የእረፍት ጊዜ ምንድነው? የሚል ነገር አለ ያው የምመኘው የእረፍት ጊዜ ብዙ ነው። ትንሽ አይደለም ብዙ ጊዜ የምመኘው የእረፍት ጊዜ አለ። ይሄ የምመኘው እረፍት ጊዜ ደግሞ ስራዎችን የምሰራበት በብዙ ጊዜ የማሳልፍበት በተግባራቶችንም የማከናውንበት ረጅም ሰዓት ጊዜ የማሳልፍበት ቢሆን ደስ ይለኛል። ምክንያቱም የተለያዩ ተግባራዎችን ማከናውነው ማከናወን የምፈልገው በተለያዩ ነገሮች እንደመሆኑ መጠን። የምትመኝ እረፍት ጊዜ ምንድነው? የሚለው ነገር የምመኘው እረፍት ጊዜ ለምሳሌ ስራዬን እሰራለሁ አሪፍ ስራ ብሰራ አሪፍ ገንዘብ የማገኝበትን መንገድ ቢኖር። ያንን ገንዘብ የማገኝበት ሁኔታውን መጠቀም ከፍተኛ የሆነ ገንዘብ ማስ ማስራት እፈልጋለሁ። ከፍተኛ የሆነ ገንዘብ ሰርቼ ደግሞ ከዛ በኋላ እረፍት ማድረግ ነው የምፈልገው የምመኘው እሱን ነው። ከፍተኛ የሆነ የገንዘብ የገንዘብ ነጻነትን አግኝቼ የገንዘብ ነጻነት ሳገኝ ደግሞ ነገሮች ሁሉ አስተካክላለሁ ብዬ አስባለሁ ከዛ በኋላ የገንዘቤን ነጻነት ካሳካው በኋላ። ነገሮችን ዘና ብዬ ለማከናወን እሞክራለሁ ብዬ አስባለሁ። ምክንያቱም አብዛኛው በዚህ ጊዜ ለሰንቀሳቀስም ወዴትም ወዴትም ለማለት የሚያስቸግሩ ነገሮች የገንዘብ ነጻነት ነው። እና የገንዘብ ነጻነት ደግሞ እንዲህ በቀላሉ የሚገኝ ነገር አይደለም። የገንዘብ ነጻነት ያስፈልጋል አዎ ያስፈልጋል ግን እንዴት እንዳገኘው ነው ትልቁ ነገር የሆነው። ይሄ ቀን ማግኘት የምትችልባቸው ሁኔታዎች ናቸው አስቸጋሪው ነው። ነገር ግን እነዚህን የገንዘብ ነጻነት ባገኝ እና አሁንም ቢሆን በምሰራው ስራ በተቻለኝ አቅም እረፍት ማድረግ የምፈልገው። ለብቻዬ ሄጄ አንድ ዘና የሚያደርግ አካባቢው የሆነ የሆነ ፓርክ ሊሆን ይችላል ወይም ደግሞ መናፈሻ ሊሆን ይችላል ወይም ደግሞ ሪዞርት ሊሆን ይችላል ብቻ ሄጄ እንደዚህ አይነት ቦታ ላይ ዘና እያልኩኝ ሀሳቤን እንዲሁም ደግሞ አይምሮዬን አዲስ ነገር እንዲፈጥር አዲስ ነገር እንዲፈጥር ባዘጋጀው ባለማመደው በጣም ደስ ይለኛል። እንደ አንድ ግለሰብ ማለት ነው ምክንያቱም እነዚህ ነገሮች ማለማመድ ማለት አይምሮአችን ነገ የሆነ ነገር ለሚሰራው ነገር በጣም ዝግጁ ይሆናል ማለት ነው። እና እነዚህ ነገር ዝግጁ መሆኑ ደግሞ ትልቅ ጥቅም አለው። እና በዚህ መልኩ አይምሮዬ የእረፍት ጊዜ የማሳልፈው በዚህ መንገድ ነው የምመኘው ማለት ነው። ነገሮችን አመቻችቼ ቢያንስ የሆነ አመቻችቼ ከዛ በኋላ አይምሮዬን ደግሞ በአዲስ ነገር ለመብላት ዝግጅት አድርጌ በብቃት አይኖረኝ በአዲስ ሞራል በአዲስ ጉልበት በአዲስ ተነሳሽነት ያን ነገር ለማሳካት። ያን ነገር ከግብ ለመድረስ መታገል ያለብኝን መቆፈር ያለብኝ ነገር ቆፍሬ ከዛ በኋላ ውጤታማ ሰውን ደግሞ ያን ውጤታማ የሆንኩበት ነገር ደግሞ በተሻለ መስራት የምችልበት ሁኔታ። እና የምመኘውን የእረፍት ጊዜ ከዛ በኋላ ባሳልፍ ምክንያቱም አሁን ብዙ ጊዜ እረፍት ለማድረግ ስናስብ ሳስብ እኔ እንደ ግለሰባውን ሳስብ በጣም ብዙ ነገሮች ያስቡኛል በጣም ብዙ ነገሮችን ማከናወን አለብኝ። በጣም ብዙ ነገሮችን መስራት አለብኝ ብዙ በጣም ብዙ ነገሮችን ብዙ እርምጃዎችን መራመር መቻል አለብኝ። እነዚህ ነገሮች ሁሉ ተራምጄ ለማለፍ ደግሞ ግድ ጽናት ያስፈልጋል እንደ አይን ጽናት አልፌ ደግሞ ነገ እንደዚህ አይነት ነጻነት የገንዘብ ነጻነት የጊዜ ነጻነት የማገኝበት ሁኔታ ከተፈጠረ ደግሞ ያንን ተጠቅሜ ደግሞ ራሴን የተሻለ ቦታ ላይ ማድረስ እፈልጋለሁ። እና ትልቁ ነገር ምንድነው? የተሻለ ቦታ ላይ ስደርስ ደግሞ በጣም የምመኘው የእረፍት ጊዜ እየወሰድኩ ከዛ መዝናናት ነው የምፈልገው የምመኘው ማለት ነው። በቃ ዘና እያልኩ አይምሮየን አዲስ ነገር እንዲፈጠር የተሻለ ሀሳብ እንዲመጣ የተሻለ እሱን ግንዛቤ እንዲኖረኝ በተለያዩ በእውቀት ቢሆን በአእምሮዬ አስተሳሰብ ይቻላል በተሻለ መልኩ አእምሮዬ ብዙ ነገሮችን ሳያስብ በአንድ ነገር ላይ ትኩረት በማድረግ ብቻ ብዙ እውቀት የማገኝባት ሆኔታ ነው የተማመቻቸት አይነት ነው የምፈልገው ብዬ አስባለሁ። እና በተቻለኝ አቅም እነዚህ ነገሮች ላይ ትኩረት አድርጌ ብሰራ በጣም ደስ ይለኛል። የምመኝው የእረፍት ጊዜ ምንድነው? የምመኘው እረፍት ጊዜ ተግባራት ውጪም እያከለመንኩ ጊዜህን ማሳለፍበት ሁኔታ ነው። ስለዚህ በተሻለኝ አቅም እነዚህን ነገሮች ባደርግ በጣም ደስ ይለኛል የሚለው ነገር ማሰብ እፈልጋለሁ። እንደማጠቃለያ ደግሞ ወይንም ይመስላል ማለት ነው። እና የምትመኘው የረፍት ጊዜ ምንድነው? የሚለውን ደግሞ ስናነሳ በጣም ብዙ የመመኝ እረፍት ጊዜ ይኖራል ይሄ የምመኝ እረፍት ጊዜ ደግሞ ምንድነው ካልከኝ የተለያዩ ነገሮችን ማክረም የእረፍት ጊዜ ማሳደግ እፈልጋለሁ። እና በጣም የምመኛቸው በጣም አሪፍ አሪፍ የሆኑ ዝናኛ ቦታዎች ሄጄ ጊዜ ባሳልፍ በጣም ደስተኛ መሆን ይመስለኛል። ማለት አሁን ባሉብኝ ነገሮችን ቢያንስ የሆነ የገንዘብ ለፃነነቴን ትንሽ እንኳን የማገኝበት ነገር ባገኝ። ከዛ በኋላ የምፈልገው ነገር በቀላሉ ነው ማሳካት ይቀለኛ ብዬ አስባለሁ። ከዛ በኋላ በሞራል ወደፊት የሚሄድበት ሁኔታ ይኖርብኝ እያሰባለሁ አጠቃላይ ግን የምመኝ እረፍት ጊዜን ማሳለል አድርገው እረፍት ማድረግ። አይምሮዬን ዘና በማድረግ ብዙ ጊዜ ከስራ ነፃ ሆነን አይምሮአችን ዘና ለማድረግ እፈልጋለሁ። ነገር ግን አብዛኛው ሰው ግን ሁሌ እንደሮጠ ሁሌ እንደለፋው ሁሌ እንደታገለ ነው። እና ያንን ሁሉ ነገር ስናይ ግን ትንሽ የሆነ ትንሽ የሚከብድ ነገር አለው። ዞሮ ግን የምትመኝ እረፍት ጊዜ ምንድነው? የሚለውን ሀሳብ ደግሞ ስናይ እና በሚችለው አቅም ብዙ ነገሮችን ሞክሬ ከዛ በኋላ የማሳካቸው ነገሮች አሳክቼ የተሻለ ነገር ማድረግን እፈልጋለሁ ማለት ነው። እና በጣም በብዙ

ቀጣይ ርዕስ ደግሞ በምን ትመገባለህ የሚል ርዕስ አለ በዚህ ስር ያው በተለያየ ሁኔታ የምንመግበት ሁኔታ አለ። እና እኔ የምመግበበት የተለያዩ ነገሮች ይኖራሉ እና በምን ትመገባለህ ለሚለው ጥያቄ ብዙ ነገሮችን ማንሳት እፈልጋለሁ። በምንድነው የምመገበው በተለያየ ነገር እመገባለሁ የምመገብበት ሁኔታ አለ። ማለትም ያው ምግብ በምን ትመገባለህ ሲል እቃውን ነው የሚጠይቀውና ምመገበው እኔ በተለያየ ሁኔታ መመገብ እችላለሁ በተለያዩ ትሪ መመገብ እንችላለን በሳህን ልመገብ እችላለሁ። ዋናው መመገባችን ነው ብዬ አስባለሁ። እና በተለያየ ነገር ነው የምመገበው እኔ ምግብ በምግብ በምንመገብበት ጊዜ የተለያየ ነገር ያስፈልጉናል። የምመገብበትም እቃም ነገሮች ይለያያሉ እነኛ ነገሮች ደግሞ የምጠቀምበት ሁኔታ አለ ማለት ነው። እና እነኚህ ነገሮች ደግሞ ለማስተካከል የምትጠቀምበት በጣም ብዙ ነገር አለ። እናም የምመገብበት ብዙ ነገሮች ይኖራሉ እንደሁኔታው በብረድስትም ሊሆን ይችላል አንዳንዴ በሰርቪስም ሊሆን ይችላል። አንዳንዴ ዋናው ነገር ግን ምግቡ ነው ብዬ አስባለሁ። እና የምንመገብበት ሁኔታ የምንመገብበት ሁኔታ ሳይሆን ዋናው ምግቡ ነው። እንደ ምግቡ ሁኔታ ይለያል የምመገብበት ሁኔታ ለምሳሌ የተለያዩ ምግቦች አሉ። እነኚህ ምግቦች እንደዛው ከነእቃቸው የሚበሉበት ሁኔታ አለ እንዲሁም ደግሞ ወጥተውም በሳህን ተደርገው የምንመገባቸው ነገሮች አሉ እና የመመገብ ሁኔታ ያው እንደየሰው ይለያያል። ማን የሚለውን ነገር ማንሳት እፈልጋለሁ አንዳንድ ሰዎች የተለያየ ባህሪ ይኖራችኋል ለምሳሌ የሆነ ፍርፍር ነገር ሰርተው እዛው ከብረትድስቱ ተመገቡ መሄድ የሚፈልጉ ሰዎች አሉ። አንዳንዶች ደግሞ የተለየ ሳይሆን እዛው ነገሮችን ቀለል አድርገው የሆነ ነገር ተጠቅመው ተመግበው የሚሄዱ ሰዎች አሉ። የሆነ እንትን ማለት አንዳንዴ ደግሞ በቡድን ሆነው በትልቅ ትሪ አቅርበው መመገብ የሚፈልጉ ሰዎች አሉ። እና በጣም የሰው የፍላጎት ይለያያል እንደዛው እንደ ፍላጎቱ እንደ መለያየቱ መጠን የተለያዩ መንገዶችን እየተጠቀሙ ነው የሚመገቡት ማለት ነው። እና እኔም በተለያየ መንገድ አንዳንዴ በሳህን እጠቀማለሁ። አንዳንዴ ለምሳሌ አሁን የተለያዩ አይነት ባህላዊ ምግቦች ይኖራል ለምሳሌ ገንፎን ብናነሳ በቆሪ ሊሆን ይችላል። ቆሪ የሚባል አለ ገንፎ የሚይዝ ትልቅ የሆነ ቅቤ የሚጨመርበት እንደ ጣባ አይነት ነገር ይሆናል ትልቅ ነገር አለ ወይም ደግሞ በግራም ሳህን ወይም ደግሞ በሳህን ተደርጎ አሪፍ ተደርጎ ቅቤ ይዘጋጀል ቅቤ ስነጥሮ ከዛ በኋላ ቅቤ ተጨምሮበት በትልቅ ሳህን የሚቀርብበት ሁኔታ አለ። ከዛ ያን በሳህን የቀረበ ቅቤ ደግሞ በአሪፍ ሁኔታ የምንመገብበት ነገር አለ። እና በተለያየ መልኩ የተለያዩ ነገሮችን እንከተላለን እና የምንመገበበት ሁኔታም ይለያያል ማለት ነው። እና ለምሳሌ ገንፎን አነሳው ለምሳሌ የተለያዩ ነገሮች አሉ አንዳንዴ ደግሞ ለምሳሌ በመሶብ ምግብ የሚቀርብበት ሁኔታ አለ ለምሳሌ እንጀራ እንቁላል ዶሮ ምን ተደርጎ በትልቅ መሶብ የሚቀርብበት አለ። ያ መሶብ ትልቅ በትልቁ ይቀርባል። እዛ እዛ በትልቅ የቀረበ መሶብ ውስጥ እዛ ውስጥ የምንመገብበት ሁኔታ ይኖራል ያንን መሶብ እንትን ብለን እዛው መሶብ ውስጥ የምንበላበት ሁኔታ ይኖራል ያንን በመሶቡ ውስጥ ያለውን ነገር ደግሞ ባሪፍ ሁኔታ እንመገባለን ማለት ነው። እና የምንመገብበት ሁኔታ ይለያያል እንጂ በመሶብ ውስጥ ውስጥ በማድረግ የምንመገብበት ሁኔታ ይኖራል ማለት ነው። እና አንዳንዴ ደግሞ ገበታ የሚባል ነገር አለ። ገበታ ደግሞ የሚባለው በቡድን ሆኖ ሶስት አራት አምስት ስድስት ሰው ደግሞ እንደ ቤተሰብ ሶስትም አራትም አምስትም ሆነን ተሰብስበን ቁጭ ብለን ከበን ያንን ገበታ እዛ ላይ እንጀራ ይደረጋል ወጥ ይደረጋል በቃ ያለው ነገር በሙሉ ይደረግና እዛው ገበታው ላይ የሚበላበት ሁኔታ ይኖራል። እና በጣም ደስ ይላል አብሮነትንም ያጠናክራል መግባባትንም ቤተሰባዊ ፍቅርንም ወይም ደግሞ ወንድማማችነትን አለ አይደል በሰዎች መሃል ያለን ርቀትም ደግሞ ክፍተትን አጠጋ ይሞላል ማለት ነው። እና በብዙ መልኩ በምን ትመገባለህ የሚለውን ነገር በተለያዩ እቃዎችን እንመገባለን ከሚለው አንፃር ነው። አሁን በገበታ ያልኩት ገበታ እና በጣም ብዙ ሰው ለምሳሌ ትልቅ ገበታዎች ነው እና እንደዛው በጣም ብዙ ሰው ሊሆን ይችላል። እና አንዳንዴ ደግሞ ቤተሰብ እንገበታ የማይኖርበት ሁኔታ ደግሞ ትልልቅ ጥሪዎች ይኖራሉ። እነኚ ትልቅ ትሪዎች ይቀርቡና በዛ በእነኛ በትልልቅ ትሪዎች መጠቀም ትልቅ

በገበያ ዋጋ መደናደር ትችላለህ ወይ የሚል ነገር አለ አዎ በገበያ ዋጋ የሆነ የምገዛው ነገር ካለ መደራደር በደንብ እችላለሁ። ብዙ ነገሮችን አስተውዬ አንድ ነገር ለመወሰን። አንስቼ ጥዬ። መወሰን ነገር አለ ከፍ ዝቅ አድርጌ እንደዚህ ነው ይሄ እንደዚህ ነው ብዬ መወሰናቸው ከፍተኛ ሆኖ። ነገሮች አሉ እና ማነሳው ብዙ ሀሳቦች አሉ እና በገበያ ውስጥ ምንድነው? በገበያ ዋጋ መደራደር ይቻላል ያን ነገር የምፈልገው ይሄንን ነገር ከሆነ እንደራደራለሁ እራድርድ የሚያዋጣ የእኮ ነጥብማ የሚሆን ከሆነ የማልገዛበት ምንም አይነት ምክንያት የለም። እና በጣም ብዙ ነገሮችን መግዛት እሞክራለሁ የምችለውን ያህል እገዛለሁ ማለት ነው። እና ድርድር በደንብ እችላለሁ ምክንያቱም ስንደራደር ምንድነው የምናደርገው የኛም ፍላጎት ሳይሆን የሰውየውን የመጨረሻ ውሳኔ ነው የምንሰማው ምንድነው እያለ ያለው ሰውየው ምንድነው የሚፈልገው የሚለውን ነገር። በደንብ ቆም ብለን ማሰብ ይጠበቅብናል ማለት ነው። እና ያን የምናስበውን ነገር ካሰብን በኋላ። ማድረግ ያለብን ነገሮችን ለማድረግ እንዘጋጃለን ማለት ነው። እና መጀመሪያ ግን ምንድነው የምናደርገው? እንወስናለን ከዛ በኋላ ከወሰንን በኋላ ደግሞ ወደ ቀጣይ አቅጣጫ ወደ ቀጣይ እርምጃ እንሄዳለን ማለት ነው። እና ደግሞ ወሰን ደግሞ መጀመሪያ ማሰብ ይጠበቅብናል ያሰብነው ነገር ቀስ ብለን ደግሞ ወደ ውሳኔ የሚል አለ እና በጣም በብዙ መልኩ። የምናስባቸው ነገሮች አሉ እነዚህ የምናስባቸው ነገሮች ደግሞ ወደ መሬት አውርደን። ወደ ተግባር መቀየር የሚጠበቅብናል ማለት ነው። እና ብዙ ነገሮችን በገበያ ዋጋ መደራደር ደግሞ እንችላለን ማለት ነው። በጣም የምናስባቸው ነገሮች። አስብለን መደራደር መቻል አለብን ያን ነገር እንዲቀምሱልን። ይሄ ቢሆን ይሄ ነው ይሄ ቢሆን ይሄ ነው ያለውን ነገር ነግረን ያለውን እውነት ነገር ተናግረን ተነጋግረን። ይሄ የሚያዋጣን ከሆነ እንገዛለን የማያዋጣን ከሆነ ደግሞ እንተዋለን ማለት ነው። እና መጀመሪያ ግን ማድረግ ያለብን ምንድነው? ከደካማ ጎን ማድረግ ያለብን ይሄ እንደዚህ ነው ይሄ እንደዚህ ነው ለምን እንደዚህ ይሆናል ይሄ እንደዚህ ነው ሰውየው የሚያተርፈውን። ነገር ይናገራል ነው ይሄን ቢያትርፈኝ በዚህ መሃል ዋጋ ነው የምሸጠው ይላል ከዛ በኋለ እኛ ደግሞ አይ እንደዚህ አይደለም ደክለኛ ዋጋው ይሄ ነው በዚህ ይሸጠልም እንደዚህ አደርገልን ብለን እንጠይቃለን ስለዚህ። በዚህ በዚህ መንገድ በማድረግ የምንፈልገውን ነገር መግዛት እንችላለን ማለት ነው። እና በጣም ብዙ መንገዶችን። ብዙ ንግግሮችን መነጋገር አለብን ማለት ነው። እንደዚህ አይነት ነገሮች ጊዜ በሚገጥሙን ጊዜ። ብዙ ንግግሮችን አድርገን ሰዎችን ማሳመን ማስረዳት መቻል አለብን። ሰዎችም ደግሞ እኛ መደራደር ስለቻልን ብቻ ሳይሆን ሰዎችም ደግሞ። ምንድነው የሚፈልጉት ነገር የሚለውን ነገር ያጤናሉ ገብተዋል እንደዛ አይነት ነገራቸው። ምንድነው ሰውዬ የፈለገው ምን ልትሻው ይሰራል ምንድነው እሱ? ፍላጎት የሚለውን ነገር። ትኩረት መስጠት ይጠበቅብናል ማለት ነው። እና ከዛ ከዛ አንፃር ስናየው ብዙ ነገሮችን ማስተዋል ይጠበቅብናል ማሰብ ይጠበቅብናል ማየት ይጠበቅብናል እና። ዋጋም ደግሞ መደራደር መቻል አለብን ዝም ብለን ብር ስላለን አስር ሺህ ስላለው አስር ሺህ አምስት ሺህ አራት አምስት ሺህ ብር መስጠት ሳይሆን። ምንድነው ዋጋ መዳሪያ ያለብን ወይስ ደግሞ ማሳካት ያለብን ወይስ ደግሞ ምንድነው የሚያስፈልገን የሚለውን ነገር። በጥልቀት መመርመር በጥልቀት ማየት በጥልቀት መገንዘብ ያስፈልጋል ብዬ አስባለሁ እና። በጣም ብዙ ነገሮችን ማስተዋል አለብን መረዳት አለብን ማወቅ መቻል አለብን የሚለውን ነገር። አጽህኖት መስጠት እፈልጋለሁ ነገሮች እንዳሰብነው። ምን ላይሉ ይችላሉ ግን። በመደራደር ወደተሻለ ነገር ማጣት ድርድር ሲጀመር ሲባል ምንድነው? የሚያግባ የማይግባባ የማይግባባ ነገሮች ይኖራሉ የሚግባባ ነገር ይኖራል። እና ያንን ነገር ለመግባባት መሞከር ማለት ነው ማለት ነው። እና ለመግባባት መሞከር በጊዜ ጥሩ ድርድር ማድረግ ጥሩ ተደራዳሪ መሆን መቻል አለብን። ጥሩ ተደራዳሪ። ሰዎችን ማሳመን የምንችል አይነት ሰዎች መሆን አለብን። እና ጥሩ ተደራዳሪ ስንሆን ደግሞ ሰዎችን የማሳመን አቅም ይሆናል ሰዎችን ማሳመን ከቻልን ደግሞ። በቀላሉ የምንፈልገውን ነገር መግዛት መውሰድ እንችላለን ማለት ነው። እና መግዛት የምንፈልገውን ወይም ደግሞ። የራሳችን ማድረግ የምፈልገው ነገር በደንብ መደራደር በደንብ። መልፋት አለብን ማለት ነው በዛ ነገር ላይ እንጂ ዝም ብለን። ስለፈለግነው ብቻ የሆነ ገንዘብ ስላለ ብቻ ሄደን ያን ነገር ማውጣት የለብንም። ወይ ደግሞ የሆነ መክፈል ያለብን ነገር የለም ማለት ነው። እና ተደራድረን። እኛንም የማይጎዳ ሰውየውም። ልንገዛም ፈልገውም አካል ሳይጎዳ። በተመጣጣኝ ሁኔታ ገዝተን የምንፈልገውን። ነገር ተደራረን በሚያዋጣ ትርፋማ በሆነ መንገድ ገዝተን ወደ ቤታችን መውሰድ ይቻላል። ወይም ደግሞ የምፈልገው ቤትም ከሆነ። የምፈልገው አልተዳረንም የምፈልገውን ያህል ገንዘብ። ከፍለን ያንን ነገር እንትን ማለት አለብን ማለት ነው። እና በብዙ መንገድ ስናየው በጣም አሪፍ የሆነ። ድርድር ችሎታ ካለን በጣም ብዙ ነገሮችን መቀየር እንላለን ብዬ አስባለሁ። እና እነኚህን ነገሮች ደግሞ ባሳደግን ቁጥር እና እኛ እነኚህ። መደራደር አቅማችን ባደገ ቁጥር በጣም የተሻለ ማንነት መገንባት ያንን ድርድር ላይም ጥሎ የሚያያጁ ሰው። ማሸነፍ ድሉ ከፍተኛ ነው የሚባል አደራድረን። ያን ነገር ከዛ ቦታ ጥለን ነው የምንወጣት ራሱ የምንችል አይነት ነገር ከሆነ። በጣም የተሻለ ነው ምክንያቱም የምናሸንፍበት አጋጣሚ በጣም የተሻሉ ነገሮች አሉ እና። እነዚህን ነገሮች የተሻሉ ነገሮች መጠቀም መቻል አለብን የሚለውን ነገር። ማንሳት እፈልጋለሁ በብዙ መልክ በብዙ መልክ እነኚህን ነገሮች። ለገበያ ዋጋ ላይ። መደራደር መቻል አለብን የመደራደር ደግሞ ትርፋማ በሆነ ነገር ላይ መደራደር መቻል አለብህ የሚለው ነገር። አጽኖት መስጠት እፈልጋለሁ። እኔ በአጠቃላይ ግን ይሄን የመሰለ ሀሳብ ነው ያለኝ በድርድር ላይ ማለት ነው።

ከዛ በኋላ ደረቦች የቀጠረ ግንኙነት አለ ወይ? የሚል ሀሳብ አለ። ያው ምንድነው ከስራ ባልደረቦቼ ጋር በጣም ጥሩ ግንኙነት አለኝ ብዬ ነው የማስበው በቻልኩት አቅም። ከስራ ባለደረቦቼ ጋር ጥሩ ግንኙነት ነው የምኖረው ምክንያቱም የትኛውም ቦታ ላይ። ስንሰራ የስራ ባልደረባ ጋር ነው ከሰው ጋር ነው የምንሰራው መቼም። ከአውሬ ጋር አንሰራም ከሰው ጋር ነው የምንሰራው ከሰው ጋር ነው የምንቀሳቀሰው ከሰው ጋር ነው። እንትን የምንለው እና። ምንድነው ከሰው ጋር እንደምሆን ወጣን ደግሞ የምንሰራው ስራ ምንድነው የምንሰራው ከሰው ጋር የምንሰራው ስራ ደግሞ። ውጤታማ እንዲሆን ከተፈለገ ግድ ከሰው ጋር ተስማምተን ከ ቡድን አባሎቶቻችን ጋር ወይንም ከስራ ባልደረቦቻችን ጋር ጥሩ ግንኙነት ሊኖረን ይገባል ማለት ነው። ያጠናኘኛት ደግሞ ወደተሻለ የሚያድግበትን ሁኔታ መፍጠር እንችላለን ጥሩ ግኝት እንዲኖረን። ማድረግ መቻል አለብን ማለት ነው። ጥሩ ሲኖረን ደግሞ የተሻለ ነገሮችን የማሳካት ሁኔታችን እየጨመረ የዳር ነገሮችን። የመስራት አቅማችን የመስራት ሞራላችን የስራ ለምሳሌ መስራት አቅማችን ስል ለምሳሌ እንደው የሚያውቀውን ነገር በጣም የሚያውቀው አንደኛው በጣም የሚያውቀው ከሆነ አንደኛው ደግሞ ደከም ያለ እውቀት ካለው። ያንን በደንብ የሚያውቀው ሰውዬ በቀላሉ ነገር በዛኛው ያስረዳዋል እና ያኛው ደግሞ ቀላሉ ያን ነገር ተረድቶ ያንን ነገር እንድንሰራ ያግዘናል ማለት ነው። እና ከዛ ከዛ አንፃር በጣም ጠቃሚ ነው ብዬ አስባለሁ። እንጂ ዝም ብለን ደግሞ እንትን ማለት የለብንም ብዬ አስባለሁ። ምክንያቱም ለምሳሌ ምንም አይጠቅም ነገር እንትን የምንል ከሆነ። ዝም ብለን ከሰው ጋር ጥሩ ያለው ብዬ ካለን በጣም በብዙ መንገድ እንቆያለን። ቀጥሎ ግንኙነት ሲኖረን ደግሞ እኛ የእውቀት ጋፕ እንኳን የሚኖርብን የእውቀት ክፍተት ቢኖርብን ያንን እውቀት ክፍተት ደግሞ። ከሌሎች ቀጥሎ የሰራ ባልደረቦቻችን በመጠጋት ወይም በመጠየቅ ወይም ደግሞ ሀሳብ እንዲሰጡን በማድረግ ያንን የመጣልን ሀሳብ ወደ ተግባር አውርደን መቀየር እንጀራለን ማለት ነው። እና በብዙ መልኩ ወደ ተግባር የወረደ ሀሳብ ደግሞ ውጤታማ ይሆናል ውጤታማ የማይሆንበት ነገር የለም የሚለውን ነገር ማንሳት እፈልጋለሁ። እና በብዙ መልኩ እነኚህ ነገሮች በአግባቡ እንትን ካልን ከያዝን ውጤታማ መሆን እንችላለን ብዬ አስባለሁ። እና ይህንንም እንደ ሀሳብ ማንሳት እፈልጋለሁ ማለት ነው። እና ከስራ ባልደረቦች ጋር ሌላ ደግሞ ጥሩ ግንኙነት ሲኖረን ጥሩ የሆነ የስራ አካባቢውም ደግሞ አካባቢ ይፈጠራል። በቃ ዋናው ነገር ይሄ ነው። የስራ አካባቢያችን የምንጠላው ከስራ ባልደረቦቻችን ጋር የሚደብር አይነት የሆነ ግንኙነት ካለን በጣም የስራ ቦታ እንጠልዋለን። ግን። ከስራ ባልደረቦቻችን ጋር በጣም ጥሩ ግንኙነት በጣም ጥሩ የሆነ ቅርርበት የጥሩ የሆነ መግባባት ጥሩ የሆነ ተግባቦች ወይም ደግሞ ጥሩ የሆነ የስራ ባልደረብነት መንፈስ ጥሩ የስራ መንፈስ ይኖረን። በጣም እውነት እንሆናለን ብዬ አስባለሁ። እንጂ ዝም ብለን እንትን የምንል ከሆነ አስቸጋሪ ነው የሚሆነው። ስለዚህ ጥሩ የሆነ የስራ ደረባ መንፈስ ጥሩ የሆነ የስራ መንፈስ ያለው ሰው ሊኖር ይገባል ብዬ አስባለሁ። በመሃላችን እና በመሃል እና ጥሩ ግንኙነት ሲሆን ደግሞ ጥሩ የሆነ የስራ አካባቢ ፈጠርን ማለት ደግሞ ስራውን እንድንወደው ያደርጋል። ሳንፈልግ ወደ ስራ እንድንሳብ ያደርገናል ከእነኛ ሰውዬ መገናኘት ይናፍቀናል። እነኛ ሰውዬ በጣም ማግኘት እንፈልጋለን እነኛን ሰዎች ማግኘት እንፈልግ ደግሞ። ለነኛ ሰዎች ጥሩ ነገር ሲኖረን እነኛ ሰዎች ጋር በጣም ጥሩ ነው የሚለው ጥሩ ነው ሲኖረን። በገንዘብም በሀሳብም በስራ ጫና እንኳን ቢኖርብን ያንን ስራ ጫና ይካፈሩናል ማለት ነው። ያኔ እነኚህን ስራ ጫናን ሲካፈሉን በጣም የተሻለ ነገሮችን ማስኬድ እንችላለን ማለት ነው። እና በጣም በብዙ መንገድ እነኚህ ነገሮች በማከናወን የስራ እንጨቶቻችንን ራሱን ለመቀነስ በቡድን ጥሩ ስራ በልደባ ሲኖረን በጣም አሪፍ ነው ነገር ማንሳት እፈልጋለሁ። እና በተጨማሪ ደግሞ ምንድነው? ጥሩ የስራ ባልደረባ ሲኖረን እኛ ባንኖር ራሱ ያንን ክፍተት ሞልቶ ይሰራሉ። እነኚህ አብረን የምንሰራቸው የሰራ ባልደረቦቻችን። ለነሱ አጥር ግንኙነት ካለን ሄደው ለአለቃ አይከሱንም ሄደው ለአለቃ እንደዚህ አድርጓል እሱ ከስራ ቀርቷል እሱ እንደዚህ ነው እሱ እንደዚህ ነው አይከሱም። ጥሩ የስራ ግንኙነት አለን ማለት ነው። ስለዚህ ጥሩ የስራ ግንኙነት አለን ማለት ማንም አይከሰንም ማለት ነው። በቃ እነኚህ ስራ ባልደረቦቻችን ራሳቸው ጫናውን ተቋቁሞ የዛንም የኔንም ወይም ደግሞ የስራ ባልደረበው ራሱ የስራው የሌለው ሰው ራሱ ስራ ሸፍነው ይሰራሉ ማለት ነው እንዳይታይ ያደርገው ያንን ከፍተቱን ሞልቶ ይሰራሉ ማለት ነው። ይሄ ምንድነው ትልቅ ነገሩ። የስራ ጥሩ የስራ ባልደረቦች ጋር ጥሩ የሆነ ሲኖረን ነው ይሄንን የሚያደርጉን ጥር ግንኙነት ካልሄደንማ በጣም ብዙ ነገሮች የስራ ቦታችንን እጠለዋለን። ጥሩ ነገር ከሌለ ማለት ነው። በጣም ብዙ ነገሮች አሉ እና። የስራ ጥሩ የስራ ግንኙነት ባልደረቦቼ ጋር በጣም ጥሩ ልምምድ አለኝ በጣም ሁኔታ እንረዳዳለን በጥሩ ሁኔታ እንተጋገዛለን። በጥሩ ሁኔታ ሀሳባችንን እንለዋወጣለን ጥሩ የሆነ የስራ ፍላጎት አለን ተነሳሽነት አለን። በስራ ላይ ጥሩ የሆነ ተግባቦት አለን በጣም ብዙ ነገሮችን ማንሳት እንችላለን። እና በስራ ላይ ያለንን ፍላጎት ደግሞ ይጨምራል። ጥሩ የሆነ የአካባቢን መፍጠር እንችላለን እና በጣም በብዙ መልኩ ከስራ ባልደርቦቼ ጋር በጣም ጥሩ የሆነ ግንኙነት አለኝ። ብዬ መናገር እችላለሁ